የአትክልት ስራ መስራት እወዳለሁ የአትክልት ስራ መስራት ስል አትክልትን መትከል ማለቴ ነው። ስለዚህ አትክልት መትከል እወዳለሁ። ትንሽ የአትክልት ቦታ አለኝ ይቺን የአትክልት ቦታ በመጠቀም የአትክልት ስራ እወዳለሁ ወይም አትክልት እተክላለሁ ማለት ነው። በዚች ትንሽ የአትክልት ቦታ አተር እና ቲማቲም እዘራለሁ። በተለይ በተለይ ቲማቲም በጣም ብዙ ጊዜ እየዘራሁ የምጠቀምባት ቦታ ናት ማለት ነው። እንዲሁም አተርም እዘራለሁ። በየቀኑ ውሃ አጠጣለሁ ምክንያቱም እንደሚታወቀው አትክልት ውሃን የማይጠጡ ከሆነ የፀሀይ ብርሃን የማያገኙ ከሆነ አየር የማያገኙ ከሆነ በቀላሉ ሊያፈሩ አይችሉም በቀላሉ ሊበቅሉ አይችሉም። ስለዚህ እንከባከባቸዋለሁ ማለት ነው በየቀኑ ውሃ አጠጣለሁ ማለት ነው። ከዛ ተክሎችን ቀስ በቀስ ያድጋሉ። እነዚህ የተከልኳቸው ተክሎች ስለምንከባከባቸው ቀስ በቀስ እያደጉ እያደጉ ይመጣሉ ማለት ነው። እንዲሁም አዳዲስ ቅጠሎች ሲወጡ ደስ ይለኛል ምክንያቱም ይሄ ተስፋን የሚያጭር ነገር ነው ተፈጥሮአዊ የሆነ ነገር ነው። የሰው ልጅም ተወልዶ ቀስ በቀስ እያደገ ሲመጣ እያደገ እያደገ ሲመጣ እጆቹ እግሮቹ ሲያድጉ አካሉ እየበለፀገ ሲመጣ ደስ እንደሚለው ሁሉ እንደዚሁ አትክልቶችም ከተተከሉ በኋላ ስንከባከባቸው ውሃ ስናጠጣቸው። ተክሎቹ ቀስ በቀስ እያደጉ ይመጣሉ ማለት ነው ማደግ ብቻ ሳይሆን አዳዲስ ቅጠሎችም ሲወጡ የሚያስደስት ይሆናል ማለት ነው። ለዛ ነው አዳዲስ ቅጠሎች ሲወጡ ደስ ይለኛል ወይም ያስደስተኛል የምለው ማለት ነው። ሌላው አፈር የአካል እንቅስቃሴ። ሌላው አፈር ውስጥ ከተተከሉ በኋላ ሲንቀሳቀሱ የአካል የአካል እንቅስቃሴ ሲያደርጉ በንፋሱ አማካኝነት ወደ ግራ ወደ ቀኝ ሲሉ ደስ የሚል ነገር አለው። ሌላው የተለያየ አቧራ ዝናብ የሆነ አይነት ሁኔታዎች በሚኖሩበት ጊዜ አትክልቶችን እንንከባከባለን ወይም ውሃ በምናጠጣበት ጊዜ አትክልቶችን በምንከባከብበት ጊዜ እጆቼ ይቆሽሻሉ ወይም እጆቼ ቆሻሻ ይሆናሉ ማለት ነው። ምክንያቱም ያው እነሱን ስንከባከብ ብዙ ጊዜ ከአፈር ጋር ግንኙነት ስላላቸው ከውሃ ጋር ግንኙነት ስላላቸው አትክልቶቹ እነሱን በምንከባከብበት ጊዜ እጄ እንደሚቆሽሽ ግልጽ ነው ስለዚህ እጄ ቆሻሻ ይሆናል። ይሄ ግን ይሄ ትክክለኛው ስራ ነው። ምክንያቱም አትክልትን እንከባከባለን ወይም የአትክልት ስራ ደስ ይለኛል ተብሎ እጅ የማይቆሽሽበት አጋጣሚ አይኖርም። ስለዚህ እጄ መቆሸሹ ትክክል ነው ማለት ነው። ምክንያቱም ቀጥታ ከአፈር እና ከውሃ ጋር የምገናኝ ከሆነ እጄ የማይቆሽሽበት ምክንያት አይኖርም ማለት ነው። ግን ውስጡ ደስ ይላል። እጄ ቢቆሽሽም በጣም አትክልቶችን ስለምንከባከብ ቅድም እንዳልኩት አተር እና ቲማቲም ስለምዘራ ሲበቅሉ ስለማይ ቅጠል ሲያወጡ ስለሚያስደስተኝ። እንዲሁም ሲንቀሳቀሱ በንፋስ አማካኝነት ደስ የሚል ነገር ስላላቸው በጣም ደስ ይለኛል እጄ ቢቆሽሽም ደስ ይለኛል። ሌላው አበባዎች እርስ በእርስ ይዘራሉ ወይም እዘራለሁ አበባዎችን ከበዛ በቦታው በዙሪያው በአትክልት መትከያ ቦታዬ አካባቢ አበባዎችንም እዘራለሁ ምክንያቱም አበቦች ለሰው ልጅ የሚሰጡት ስሜት ያላቸው ሽታ አካባቢን የማሳመር አቅማቸው በጣም ደስ ስለሚል እንዲሁም ደግሞ ቀለማቸውም አስደሳች ስለሆነ አበባዎችንም መትከል እወዳለሁ። ከዛ ባሻገር የአበቦዎች ቀለሞች ደግሞ በጣም ያስደስቱኛል ምክንያቱም አበቦች የተለያዩ አይነት ቀለም አላቸው። የራሴ ምግብ ማብቀል ለውጥ ነው ምክንያቱም ለምሳሌ ቲማቲምን አብቅለን የተለያዩ ቀለም ያላቸውን አትክልት አብቅለን እነሱን ለምግብነት የምናውላቸው እንደሆነ ስናስበው ራሳችንን በራሳችን ያበቀልናቸው ነገሮች እንደሆኑ ሲሰማን ደስ የሚል ስሜት አለው ማለት ነው። ስለዚህ የተለያዩ ተክሎችን ማብቀላችን ወይም የተለያዩ አትክልቶችን ማብቀላችን በተለይ በተለይ አትክልቶቹ ደግሞ ለምግብነት እያበቀልናቸው እንደሆነ ስናውቅ ለውጡ በጣም ደስ የሚል ነው ማለት ነው። ስለዚህ ሀሪፍ የሆነ ለውጥ አለው። ሌላው ተፈጥሮ ጋር መሆን በጣም ነው ደስ የሚለው ይሄ አትክልት ማብቀል ተፈጥሮ ነው። ስለዚህ ከተፈጥሮ ጋር ራስን ማዋሃድ ከተፈጥሮ ጋር መሆን አትክልት ሲበቅሉ ማየት ውሃ እያጠጣናቸው ቅጠል ሲያወጡ ማየት አፈራቸውን እየነካካን እነሱን መንከባከብ መቻል ተፈጥሮ ያመጣው ነገር ስለሆነ በጣም ደስ የሚል ነገር አለው ስለዚህ ከተፈጥሮ ጋር መሆን በጣም ያረጋጋል ማለት ነው። ሌላው የአትክልት ስራ ምርቱን ስናይ በጣም የሚያስደስት ነው። ምክንያቱም የዘራነው አትክልት ወይም የተከልነው አትክልት ሲበቅል ጥሩ ውጤት ሲያሳየን ውጤቱን ስንመለከት በጣም ደስ የሚል ስሜት አለው ማለት ነው። ስለዚህ እንደ አጠቃላይ አትክልት መትከል በጣም ደስ የሚል

ምሽት ላይ ዜና እመለከታለሁ ምሽት ላይ ዜና የምመለከትበት ዋናው ትልቁ ምክንያት ብዙ ጊዜ ምን አይነት ነገሮች በአለማችን ላይ እየተፈጠሩ እንደሆነ ማወቅ ስለምፈልግ ነው። ምሽት ላይ ዜና ከምከታተልባቸው ወይም ከምመለከትባቸው መንገዶች አንዱ በመስመር ላይ የሚሰጡ የዜና አውታሮችን መከተል ነው። ስለዚህ መስመር ላይ የሚሰጡ የተለያዩ ዜናዎችን ወይም በመስመር ላይ የሚተላለፉ የተለያዩ ዜናዎችን ምሽት ላይ እመለከታለሁ ማለት ነው። በመስመር ላይ ያሉ ዜናዎችን የምመለከትበት ምክንያት አንደኛ ትኩስ ናቸው። በሁለተኛ ደረጃ የተሳሳተ አይነት ምላሽ ወይም ደግሞ የተሳሳተ አይነት መረጃ የሚሰጡ አይደሉም። በዚህም አማካኝነት በመስመር ላይ የሚሰጡ ዜናዎችን ምሽት ላይ እመለከታለሁ። እነዚህም መመልከቴ ምን እየተፈጠረ እንደሆነ ማወቅ እችላለሁ ወይም ደግሞ ማወቅ እወዳለሁ ማለት ነው። ምን እየተፈጠረ እንደሆነ ማወቅ የሚወድ ሰው ደግሞ የግድ የምሽት ላይ የሚተላለፉ ዜናዎችን መከታተል አለበት ማለት ነው ለዛ ነው። ምን እንደተፈጠረ ወይም ምን እየተፈጠረ እንደሆነ ለማወቅ ምሽት ላይ የሚተላለፉ ዜናዎችን እከታተላለሁ ወይም እመለከታለሁ ማለት ነው። አንድ ሀገር ውስጥ እና ውጪ ዜና ዜናዎች እንደሚኖሩ ግልጽ ነው። በእኛ ሀገር ውስጥ የሀገር ውስጥ ዜናዎችን እንዲሁም ደግሞ ከሀገር ውጪ የተለያዩ ዜናዎችን እከታተላለሁ ምክንያቱም የተለያዩ ዜናዎች በሀገር ውስጥም ከሀገር ውጭም ስለሚኖሩ ማለት ነው። አንዳንድ ዜናዎች ደስ የሚያሰኙ ናቸው። ለምሳሌ የአሸናፊነት ዜናዎች ሊመጡ ይችላሉ። እንዲሁም ደግሞ ሰው ከበሽታ የዳነባቸው ዜናዎች ሊመጡ ይችላሉ ሰዎች ከአደጋ የዳኑባቸው ዜናዎች ሊመጡ ይችላሉ አዲስ ግኝቶች የተገኙባቸው ዜናዎች ሊመጡ ይችላሉ እነዚህ አንዳንድ እንደዚህን መሰል ዜናዎች በጣም የሚያስደስቱ ዜናዎች ናቸው። ሌሎች ደግሞ አሳዛኝ ዜናዎች ሊሆኑ ይችላሉ። ለምሳሌ አሳዛኝ ዜናዎች ከሚባሉት መካከል ተፈጥሮአዊ በሆነ መንገድ ሰዎች ሊጎዱ ይችላሉ ለምሳሌ እንደ ጎርፍ አይነት ዜናዎች ሊመጡ ይችላሉ በጎርፍ አማካኝነት የተጎዱ ሰዎችን የሚገልጽ ዜና ሊመጣ ይችላል። የአውሮፕላን መከስከስ አይነት ዜናዎች ሊመጡ ይችላሉ የመርከብ መስመጥ አይነት ዜናዎች ሊመጡ ይችላሉ ከፍተኛ የሆነ የመኪና አደጋ አይነት ዜናዎች ሊመጡ ይችላሉ እንዲሁም ተፈጥሮአዊ የሆኑ በአውሎ ንፋስ አማካኝነት በሱናሚ አማካኝነት የጠፉ ሰዎችን ዜናዎች ሊመጡ ይችላሉ። የምድር መንቀጥቀጥ ወይም ደግሞ የመሬት መንቀጥቀጥ መንቀጥቀጥን የመሳሰሉ ዜናዎች ሊመጡ ይችላሉ እነዚህ ደግሞ በጣም አሳዛኝ የሆኑ ዜናዎች ናቸው ማለት ነው። ስለዚህ አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች ደግሞ አሳዛኝ ዜናዎች ሊሆኑ ይችላሉ። ሌላው ደግሞ በምሽት ዜና ላይ የምመለከተው አንዱ ጉዳይ የአየር ሁኔታን መረጃን ለማግኘት ነው ስለዚህ የአየር ሁኔታ መረጃ ስለሚሰጡ ምሽት ላይ የሚመጡ ዜናዎች ምሽት ላይ የሚመጡ ዜናዎችን ወይም ምሽት ላይ የሚተላለፍ ዜናዎችን እመለከታለሁ ማለት ነው። ሌላው ደግሞ የስፖርት ውጤቶችን ማዳመጥ ወይም ማየት እወዳለሁ ወይም መመልከት እወዳለሁ። ስለዚህ በተለይ በተለይ የእንግሊዝ ፕሪሚየር ሊግ እግር ኳስ አድናቂ ነኝ ስለዚህ በእንግሊዝ ፕሪሚየር ሊግ የሚካሄዱ የተለያዩ የእግር ኳስ ጨዋታዎች ውጤታቸውን የምከታተለው ምሽት ላይ በሚደረግ ዜና ነው። ማለት ነው ስለዚህ ምሽት ላይ የሚደረግ ዜናን የምመለከትበት አንድ ትልቁ ምክንያት የስፖርት ውጤቶችን ማየት ስለምወድ ነው ማለት ነው። ሌሎች ጋዜጠኞች መረጃን ያብራራሉ ከብዙ አንግል ማየት ስለሚችሉ እይታቸው ደግሞ በጣም ደስ ስለሚል ያሉትን ዜናዎች ጋዜጦች ትንተና ስለሚሰጡ ወይም ደግሞ ጋዜጠኞች መረጃን ስለሚያብራሩ ምሽት ላይ ያሉ ዜናዎችን መከታተል ወይም መመልከት በጣም ነው የምወደው ማለት ነው። አንዳንድ ጊዜ ከቤተሰብ ጋር እንወያያለን በተላለፉት ዜናዎች ዙሪያ ከቤተሰብ ጋር የምንወያይባቸው ጊዜዎች አሉ። ምክንያቱም የተለያዩ ሀሳቦች ናቸው የሚመጡት በተለያዩ ሀሳቦች አማካኝነት ሀሳቡን ማብላላት ስለሚቻል የተላለፈውን ዜና ከቤተሰቦች ጋር እንወያያለን ማለት ነው። ዜና መከታተል በጣም አስፈላጊ ነው። በነገራችን ላይ ምክንያቱም አለማችን ውስጥ የተለያዩ ነገሮች ስለሚከሰቱ በነዛ ዙሪያ ያሉትን ነገሮች ምን ደረጃ እንደደረሱ ችግሮች እየተፈቱ ነው ወይ ወይም ደግሞ ምን አይነት ችግሮች ተፈጠሩ ምን አይነት ጥሩ ነገሮች ተፈጥረዋል የሚለውን ነገር ለማወቅ ዜናን መከታተል በጣም አስፈላጊ ነው ማለት ነው። ሌላው ዜናን መከታተል የሚሰጥን ጥቅም አለምን መረዳት ያስችለናል። ወይም ደግሞ አለምን መረዳት ስለሚያስፈልግ ወይም አስፈላጊ ስለሆነ አለምን ደግሞ መረዳት የምንችለው አለም ውስጥ ባሉ ጋዜጠኞች አማካኝነት በሚቀርቡ ዜናዎች ስለሆነ ምሽት ላይ ዜናን የምመለከትበት አንድ ትልቁ ምክንያት እሱ ነው ምሽት ላይ ቢያንስ ለሰላሳ ደቂቃ ያክል ዜናዎችን እከታተላለሁ ወይም ዜናን ለመመልከት ቢያንስ ቢያንስ ሰላሳ ደቂቃ እወስዳለሁ ማለት ነው። ስለዚህ ምሽት ላይ ሁል ጊዜም ለሠላሳ ደቂቃ ያክል ዜናን እከታተላለሁ ማለት ነው። ከዛ ባሻገር ከዚያ ለእረፍት እሄዳለሁ ያን ከጨረስኩ በኋላ

ዛሬ የስልጠና ክፍለ ጊዜ አለ ስለዚህ በስልጠና ክፍለ ጊዜ ላይ እንሰማራለን ማለት ነው። በዚህ በስልጠና ክፍለ ጊዜ ላይ አዳዲስ ሶፍትዌሮችን መማር አለብን። አዳዲስ ሶፍትዌሮችን እንደመማራችን መጠን። የአዳዲስ ናቸው ለእኛ አዳዲስ እንደመሆናቸው መጠን አሰልጣኙ ለእኛ ያስረዳን ይሆናል። ወይም ያስረዳናል ምክንያቱም አዳዲስ ሶፍትዌሮች ሲሆኑ የግድ አሰልጣኝ ያስፈልጋቸዋል በቀላሉ እኛ መረዳት የማንችላቸው ሊሆኑ ስለሚችሉ። ስልጠናዎቹን የግድ ከአሰልጣኞች ነው የምናገኘው ስለዚህ አሰልጣኙ እያስረዳን ይሆናል። ስለዚህ በትኩረት ማዳመጥ አለብኝ። ምክንያቱም አዳዲስ ሶፍትዌሮች በትኩረት ማዳመጥ እና ማስታወሻ መያዝ የግድ ይላል። ስለዚህ እኔም አዲስ ሶፍትዌር እንደሚማር እንደ አንድ ሰው በትኩረት ማዳመጥ ያስፈልገኛል። ስለዚህ በትኩረት አዳምጣለሁ። ከዛ ባሻገር አዳዲስ ነገሮች እንደመሆናቸው መጠን የተለያዩ ሀሳቦችን ከሶፍትዌሩ ጋር በተያያዘ ማስታወሻ እጽፋለሁ ማለት ነው። ስለዚህ በማስታወሻ የምይዛቸውን ነገሮች በኮምፒውተር ላይ እለማመዳለሁ። ምክንያቱም እነዚህ የተለያዩ ሶፍትዌሮች በልምምድ ላይ የሚያድጉ እውቀቶች ስለሆኑ። ከምማራቸው ትምህርቶች ላይ በመነሳት ከጻፍኳቸው ላይ ከጻፍኩት ማስታወሻ ላይ በመውሰድ እንደገና ትኩረት ሰጥቼ ካዳመጥኩት ነገር ላይ በመነሳት በኮምፒውተር ላይ በተደጋጋሚ እለማመዳለሁ ማለት ነው። በተደጋጋሚ በመለማመዴ ምክንያት ነው ለውጥ ላመጣ የምችለው። ስለዚህ ማዳመጥ ግዴታ ነው እንደገና ማስታወሻ መያዝ ግዴታ ነው። ከዛ ባሻገር በኮምፒውተር ላይ ተደጋጋሚ ልምምድ ማድረግ አስፈላጊ ነው ማለት ነው። አንዳንድ ተግባሮች ውስብስብ ናቸው። የፈለገ ማስታወሻ ብንይዝ የፈለገ በትኩረት ብናዳምጥ አንዳንድ ተግባሮች ውስብስብ ናቸው ውስብስብ እንደመሆናቸው መጠን አሰልጣኙን ጥያቄዎችን እጠይቃለሁ። የተማርኳቸው ነገሮች ያልገቡኝ ነገሮች ካሉ ወይም ደግሞ በልምምድ ላይ ያስቸገሩኝ ነገሮች ካሉ። እያንዳንዱን ነገር ለማወቅ ጥያቄዎችን አሰልጣኙን እጠይቃለሁ። እንዲሁም ባልደረቦቼም እንዲሁ እየተማሩ አብረውኝ ስላሉ ወይም ደግሞ ባልደረቦቼ እንዲሁ አብረውኝ እየተማሩ ስለሆነ እርስ በእርስ እንረዳዳለን። ምክንያቱም እኔ የገባኝ ነገር እነሱ ላይገባቸው ይችላል እኔ ያልገባኝ ነገር እነሱ ሊገባቸው ይችላል ስለዚህ። አሰልጣኙን ከምንጠ ከምንጠይቀው ነገር ባሻገር የስራ ባልደረቦቼን እርስ በእርስ እንጠያየቃለን እርስ በእርስ እንረዳዳለን ማለት ነው። ከዛ ባሻገር የስልጠና ቁሳቁሶችን ይሰጡናል አሰልጣኞች የስልጠና ቁሳቁሶችን በደንብ ይሰጡናል። እነዚህን የስልጠና ቁሳቁሶች በመጠቀም ነው እንግዲህ ስልጠናችንን እየወሰድን ያለነው ትምህርታችንን እየወሰድን ያለነው ማለት ነው። ይህ አዲስ ክህሎት ለስራ ያግዛል። ምክንያቱም መጀመሪያ ይሄ ስልጠና ሲቀረጽ ለስራ እንዲያግዘን ተደርጎ ስለሆነ የመጣው። ስልጠናውን ከወሰድን በኋላ ስራችንን በአግባቡ ማከናወን እንድንችል በስራ ዙሪያ የሚያግዘን ነው ማለት ነው። የሚቀጥለው ሳምንት መተግበር እንጀምራለን። አሁን ላይ የክህሎት ትምህርቱን እየወሰድን ነው። የተለያዩ ማስታወሻ ማስታወሻዎችን እየያዝን ነው። የተግባር ላይ ልምምድ እያደረግን ነው። ሌላው ይሄን ስልጠና ወስደን ከጨረስን በኋላ ከሚቀጥለው ሳምንት ጀምሮ የመተግበር ወይም ደግሞ ወደ ስራ የመውሰድ የተሰለጠነ የሰለጠነውን ስልጠና ወደ ስራ ላይ ተግባራዊ የማድረግ ስራ እንጀምራለን ማለት ነው። ለለውጥ አንዳንድ ለውጥ አንዳንድ ጊዜ በጣም ከባድ ነው። የለመድናቸው ነገሮች አሉ ከለመድናቸው ነገሮች ውስጥ ወጥተን አዲስ በወሰድነው ስልጠና አማካኝነት ስራዎቻችንን መቀየር አንዳንድ ጊዜ በጣም ከባድ ነው። ምክንያቱም ከለመድነው ነገር መውጣት በጣም አስቸጋሪ ሆኖ ስለሚገኝ ማለት ነው። ልማድ በጣም ከባድ ነገር ነው። እና ከልማድ መውጣት ትንሽ ከባድ ስለሆነ ለውጥ ትንሽ ከባድ እንደሆነ እንረዳለን ከዚህ ላይ ማለት ነው። ግን መለማመድ አለብን እያንዳንዱን ነገር ተግባራዊ ለማድረግ እና ከስራ ጋር አዋህዶ እያንዳንዱን ነገር ለውጦ ወደ ውጤታማነት ለመምጣት የግድ ተደጋጋሚ ልምምዶች ያስፈልጋሉ። የያዝናቸው ማስታወሻዎች ማየት ያስፈልጋል። ከያዝናቸው ማስታወሻዎች ባሻገር መምህሮቻችንን ወይም አሰልጣኞቻችንን መጠየቅ ያስፈልጋል። ከዛ በተጨማሪ ደግሞ ተደጋጋሚ የሆነ የኮምፒውተር ላይ ልምምድ በጣም አስፈላጊ ነው። ምክንያቱም ሶፍትዌር በራሱ በጣም ውስብስብ ነገሮች ስላሉት ሀሳቡን የምንረዳው በተደጋጋሚ ልምምድ ስናደርግ እና ከጓደኞቻችን ጋራ ከአሰልጣኞቻችን ጋራ ስንጠያየቅ እና ስንረዳዳ ነው። ስለዚህ አሰልጣኞቻችን ያግዙናል የስራ ባልደረቦቻችን አብረውን ከጎናችን ሆነው እኛ የምናውቀውን ለእነሱ እነሱ የሚያውቁትን ለእኛ እየተቀያየርን እንረዳዳለን። በመረዳዳታችን ምክንያት ደግሞ ጎዶሎአችንን መሙላት እንችላለን እያንዳንዱን ነገር ማወቅ እንችላለን። ስለዚህ ቴክኖሎጂ ያለማቋረጥ ይለወጣል። ስለዚህ እኛም በሂደት በጥንካሬ በድግግሞሽ ራሳችንን

የልደቴን ቀን ቀርቧል። ስለዚህ የልደቴን ቀን ማክበር እፈልጋለሁ። የልደቴን ቀን ትንሽ ማክበር እፈልጋለሁ ያን ያክል ከባድ ባይሆንም። መጠነኛ ወይም አነስ አድርጌ በትንሽ መልኩ ማክበር እፈልጋለሁ። የልደቴን ቀን በማክብርበት ጊዜ ከጓደኞቼ እነማን እነማን እንጋብዛለን የሚለውን እያሰብኩበት ነው። ስለዚህ እነማን እነማን መጋበዝ አለባቸው የሚለውን ነገር ካሰብኩ በኋላ ዝርዝር አወጣና የምጋብዛቸውን ሰዎች ለይቼ ለነሱ የማሳውቅ ይሆናል ማለት ነው። ሌላው ደግሞ ቦታ መምረጥ አለብኝ። ቦታ መርጬ ነው የልደቴን ፕሮግራም ማክበር ያለብኝ። የልደቴን ፕሮግራም ለማክበር የሚመቸኝን ትክክለኛ ቦታ መምረጥ ይኖርብኛል ማለት ነው። ምናልባት ቤት ውስጥ ሳይሻል አይቀርም። ምክንያቱም ውጪ ማከብር ከሆነ ለቦታ ክራይ የሚያስፈልገኝ ገንዘብ ይኖራል። ስለዚህ ለአላስፈላጊ ወጪ ሊዳርገኝ ስለሚችል ምናልባት ከውጪ ይልቅ ወይም ደግሞ ከቤት ውጪ ይልቅ ቤት ውስጥ ማክበር ሳይሻል አይቀርም። ሌላው ኬክ ማዘዝ አለብኝ። ምክንያቱም ሁል ጊዜም ልደት ሲታሰብ ኬክ አብሮት ይኖራል። ኬክ ነው የልደት ማድመቂያ ስለዚህ። ከ የኔን ስም የያዘ የእድሜዬን የያዘ ለበአሉ ማድመቂያ የሚሆን ኬክ ማዘዝ አለብኝ። ስለዚህ ኬክ አዝዛለሁ ማለት ነው። ሌላው ቸኮሌት ኬክ መምረጥ አለብኝ ከኬክም የበለጠ ቸኮሌት ኬክ መምረጥ አለብኝ ቸኮሌት ኬክ እንደሚታወቀው በጣም ጣፋጭ ነው። ደስ ይላል ለልደት ደግሞ ሲሆን በጣም ያምራል። ስለዚህ በቸኮሌት ኬክ መምረጥ አለብኝ ስለዚህ የልደቴ ቀን በመቅረቡ ምክንያት። ትንሽ የሆነ ፕሮግራም ማዘጋጀት አስቤያለሁ በዚህ ላይም የምጠራቸውን ጓደኞቼን መርጫለሁ። ሌላው ደግሞ ቦታ መምረጥ አለብኝ ብዬ አስቤ ነበር ነገር ግን ያው ከወጪው አንፃር ቤት ውስጥ እንዲሆን መርጫለሁ። ከዛም ደግሞ ኬክ ማዘዝ እንዳለብኝ አምኛለሁ። ከኬክም ደግሞ የተሻለውን ኬክ ቸኮሌት ኬክ መርጫለሁ ስለዚህ ቸኮሌት ኬክ በጣም ምርጥ ነው። በዚህ ምክንያት ቸኮሌት ኬክ ለልደቴ መርጫለሁ። ሌሎች ደግሞ ምግቦችንና መጠጦችን ማዘጋጀት ያስፈልጋል። ስለዚህ ይሄንን የልደት ፕሮግራም የልደት ዝግጅት ለማዘጋጀት የመጠጦችን እና ምግቦችን ማዘጋጀት ስላስፈለገ መጠጦችን እና ምግቦችን ተዘጋጅተዋል። ሌላው ደግሞ በልደቱ ፕሮግራም ላይ ወይም በልደቱ ዝግጅት ላይ ሙዚቃ የሙዚቃ ዝርዝር አለብኝ። ምክንያቱም ከልደቴ ጋር አብረው የሚሄዱ ሙዚቃዎች እዛ ላይ መዘጋጀት መቅረብ አለባቸው ስለዚህ ለልደት የሚጋብዙ መልካም ልደት የሚሉና መሰል ሙዚቃዎች ተዘጋጅተዋል እነሱን አዘጋጅቻለሁ። ሌላው የተለያዩ ልደቱን የለም ሊያሳምሩ የሚችሉ ቀለማትን መግዛት እችላለሁ። የተለያዩ ቀለማት አረንጓዴ ቢጫ ቀይ እና የመሳሰሉ ቀለማትን ፊኛዎች ሊሆኑ ይችላሉ የሚለጠፉ ነገሮች ሊሆኑ ይችላሉ። እነሱን ነገሮች አዘጋጅቻለሁ። ሁሉም ሰው እንዲመጣ እንደሚመጣ ተስፋ አደርጋለሁ። ለብዙ ጓደኞቼ እንዲመጡ ነግሬያቸዋለሁ በልደቴ ላይ እንዲገኙ ነግሬያቸዋለሁ። ስለዚህ ሁሉም በልደቴ ላይ እንደሚመጡ ተስፋ አደርጋለሁ። ይህ ቀን ይህንን ቀን ልዩ ለማድረግ እፈልጋለሁ ምክንያቱም የልደት ቀን ማለት ያው የተወለድንበት ወደዚህ አለም የመጣንበት ቀን እንደመሆኑ መጠን ለልደቶቻችን ቀኖች ልዩ ትዝታዎች አሉን ስለዚህ ይሄ ቀን ከሌላው ቀን በተለየ ልዩ እንዲሆን እፈልጋለሁ። በዚህም አማካኝነት ለልደት የሚያስፈልጉት ነገሮች በሙሉ አደርጋለሁ ማለት ነው። አንደኛው የልደት የቀን በመሆኑ ምክንያት ፕሮግራም አዘጋጅቻለሁ ከዛ ባሻገር ጓደኞቼን ጋብዣለሁ። ከዛ ባሻገር ልደቴን የማከብርበትም ቦታ ቤቴ እንዲሆን መርጫለሁ። ከዛ ቀጥሎ ደግሞ ኬክ አዝዣለሁ። ከኬክም ቸኮሌት ኬክ ነው ያዘዝኩት። ከዛ በተጨማሪ ደግሞ የተለያዩ መጠጦችንና ምግቦችን በልደቴ ላይ አስፈላጊ የሆኑ ነገሮችን በሙሉ አዘጋጅቻለሁ። ከዛ በተጨማሪ የተለያዩ ሙዚቃዎችን መርጫለሁ ለልደቴ አስፈላጊ የሆኑ የተለያዩ ሙዚቃዎችን መርጫለሁ። እነዚህን ሙዚቃዎች ልደቴ መከበር ከጀመረበት ከሚጀምርበት ሰዓት ጀምሮ እንዲዘጋጁና እንዲቀርቡ አዘጋጅቻለሁ ማለት ነው። ሌላው የተለያዩ ቀለም ያላቸው ልደቴን እንዲያ እንዲያ እንዲደምቅ ወይም እንዲያሸብርቅ የሚያደርጉ ነገሮችን አዘጋጅቻለሁ። ሌላው ሁሉም ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ከዛ በተጨማሪ ደግሞ ቀኑ የተለየና ልዩ እንዲሆን እፈልጋለሁ ምክንያቱም የልደቴ ቀን ነው የተወለድኩበት ቀን ነው ወደዚህ አለም የመጣሁበት ቀን ነው። ሰው መሆኔን የተረጋገጠበት ቀን ስለሆነ ይሄ ቀን ልዩ እንዲሆን እፈልጋለሁ። ከዛ በተጨማሪ ደግሞ ከሰዎች ጋር ማክበር በጣም ነው ደስ የሚለኝ። ልደትን በራስ ማክበር ይቻላል እንደሚታወቀው ነገር ግን ልደትን ከሰው ጋር እንደማክበር የሚያስደስት ነገር የለም ለዛ ነው። ልደቴን ከሰዎች ጋር ማክበር የሚያስደስተኝ እድሜ እድሜ ክብር ማግኘት እፈልጋለሁ ምክንያቱም አሁን እድሜ የት ከፍ እያለ ስለሆነ በእድሜ ክብር እንዲኖረኝ እፈልጋለሁ

ከማህበራዊ ሚዲያ እረፍት እወስዳለሁ። ምክንያቱም በዚህ ጊዜ ከማህበራዊ ሚዲያ ውጪ ሆነን የምናከናውናቸው ተግባራት በጣም ትንሽ ናቸው። ያ ማለት የማህበራዊ ሚዲያ ተጽዕኖ በጣም ከፍተኛ እንድመሆኑ መጠን እረፍት መውሰድ ያስፈልጋል ሁል ጊዜም ማህበራዊ ሚዲያ ላይ መሆን ትንሽ ከባድ ሊሆን ስለሚችል እረፍት መውሰድ ግድ ስለሚል ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ ማህበራዊ ሚዲያ በጣም የመሳብ አቅም አለው የመውሰድ አቅም አለው። ስለዚህ ብዙ ጊዜ ማህበራዊ ሚዲያ ይስበኛል ወይም ይወስደኛል ወይም እየወሰደኝ ነው። ስለዚህ የግድ ከማህበራዊ ሚዲያ እረፍት መውሰድ ግድ የሚልበት ጊዜ ላይ ነው ያለነው ማለት ነው። ሁሌም እያወዳደርኩ እገኛለሁ የተለያዩ አይነት ማህበራዊ ሚዲያዎች አሉ። እንደ ቴሌግራም፣ እንደ ቲክቶክ፣ እንደ ሊንክዲን እና የመሳሰሉ ማለት ነው። ስለዚህ እነዚህን ማህበራዊ ሚዲያዎች አወዳድራለሁ ወይም እያወዳደርኩ እገኛለሁ። ምን እያደረጉ እያሉ እንደሆነ ከማህበራዊ ሚዲያዎች ላይ መከታተል እና ማየት እችላለሁ። ምክንያቱም ቅድም እንዳልኩት የተለያዩ አይነት ማህበራዊ ሚዲያዎች አሉ። እነዚህ ማህበራዊ ሚዲያዎች የሚጠቀሙ ሰዎች ምን እያከናወኑ እንደሆነ ምን አይነት ሀሳብ እያስተላለፉ እንደሆነ ምን ለማስተላለፍ እየሞከሩ እንደሆነ በቀላሉ ምን እያደረጉ እንደሆነ በቀላሉ ማየት እችላለሁ። ስለዚህ የተለያዩ ማህበራዊ ሚዲያዎችን በመጠቀም ምን እያ እያከናወኑ እንደሆነ እያየሁ ነው ማለት ነው። ይህ የአእምሮ ጤና ጤና ላይ በጣም ከፍተኛ የሆነ ጉዳት አለው። ምክንያቱም ሁሉንም የማህበራዊ ሚዲያ የሚተላለፉ ነገሮችን የምናይ ከሆነ ጤናችን ላይ በጣም ከፍተኛ ጉዳት አለው። ምክንያቱም እረፍት አይኖረንም ብዙ ሀሳቦች ይተላለፋሉ ሁሉንም ሀሳቦች እንከታተል ብለን ደግሞ ጊዜያችንን ማህበራዊ ሚዲያ ላይ የምናጠፋ ከሆነ ለአእምሮ ጤናን ይጎዳል ማለት ነው። መተግበሪያዎቹን ብዙዎቹን መተግበሪያዎች ለጊዜው ሰርዣለሁ አሁን ላይ ሁሉንም ማለት ይቻላል መተግበሪያዎችን ሰርዣለሁ። ምክንያቱም በአእምሮዬ ላይ የጤና እክል ወይም ችግር የሚያመጣ ከሆነ አእምሮዬን የሚጎዳ ከሆነ እስኪ አጥፍቼ ልየው እያንዳንዱን ነገር ብዬ በማሰብ ሁሉንም መተግበሪያዎች አጥፍቻለሁ። ይሄን ያጠፋሁት ደግሞ ለአንድ ወር ለመሞከር ፈልገ ፈልጌ ነው። ስለዚህ ለአንድ ወር ያክል ከሁሉም የማህበራዊ ሚዲያዎች ለመራቅ ሁሉንም መተግበሪያዎች አጥፍቻለሁ ወይም ሰርዣለሁ ከዛ የእውነተኛ ህይወት ግንኙነትን እየሞከርኩ ነው። ወይም እየሞከርኩ እገኛለሁ ማለት ነው። ያ ማለት በህይወቴ ምንም አይነት ማህበራዊ ሚዲያ ሳልጠቀም የማሳልፈው አንድ ወር ነው። በዚህ ወር ውስጥ ሁሉንም የማህበራዊ ሚዲያ መተግበሪያዎችን አጥፍቼ ወደ ትክክለኛው መሞከር ወዳለብኝ ህይወት እየመጣሁ ነው ወይም ደግሞ የእውነተኛ ህይወት ግንኙነትን እየሞከርኩ ነው ማለት ነው ወይም የእውነተኛ ህይወት ግንኙነቶች ላይ ማተኮር ነው ማለት ነው አሁን እያደረኩ ያለሁት ነገር። ይሄ ማለት ከእውነተኛ ሰዎች ጋር እነጋገራለሁ ከእውነተኛ ሰዎች ጋር እገናኛለሁ ከዛ ባሻገር የተለያዩ መጽሐፎችን አነባለሁ ስለዚህ መጽሐፍ ማንበብ በዚህ ጊዜ እችላለሁ ማለት ነው። ከዛ በተጨማሪ በዚህ ሰዓት የማደርገው በአትክልት ስራ ላይ እሳ ተሰማርቻለሁ ወይም ደግሞ በአትክልት ስራ ላይ መሰማራት እችላለሁ ማለት ነው። እንደሚታወቀው በአትክልት ስራ ላይ መሰማራት ብዙ ተፈጥሮአዊ የሆኑ ነገሮች አሉት እነዚህን ተፈጥሮአዊ የሆኑ ነገሮች ለመተግበር ከአትክ በአትክልት ስራ ላይ ተሰማርቻለሁ ወይም ደግሞ መሰማራት እችላለሁ ማለት ነው። ጊዜዬን ለተሻለ ነገር እጠቀማለሁ። በፊት ማህበራዊ ሚዲያ ላይ በጣም ብዙ ሰዓት አጠፋ ነበር አሁን ላይ ግን ጊዜዬን ሙሉ በሙሉ ተፈጥሮአዊ ወደሆኑ ነገሮች ራሴን ወደማይባቸው ነገሮች ላይ አዘንብያለሁ። አትክልት ስራዎች ላይ መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ ማለት ነው። መጀመሪያ ከባድ ሆኖ ነበር ወይም ደግሞ መጀመሪያ ከባድ እንደሚሆን ግልጽ ነው ምክንያቱም ማህበራዊ ሚዲያ ያመጣብን ተጽዕኖ በጣም ከባድ ነው ይህንን ተጽዕኖ ተቋቁሞ ሙሉ በሙሉ ከማህበራዊ ሚዲያ ራስን ማግለል ሁሉንም የማህበራዊ ሚዲያ መተግበሪያዎችን መሰረዝ በጣም ከባድ እንደሚሆን ግልጽ ነው። ስለዚህ መጀመሪያ አካባቢ ይሄ ይሄ እርምጃዬ በጣም ከባድ ሆኖ ነበ ሆኖብኝ ነበር፤ ግን ይኸውና መሞከር ይሄን ሁሉ መሞከር እፈልጋለሁ። እያንዳንዱን ነገር መሞከር ያስፈልጋል። በአንድ ነገር ተጽዕኖ ውስጥ ብቻ መቆየት በጣም ከባድ ስለሚሆን ሁሉንም ነገር መሞከር ያስፈልጋል። ስለዚህ ይሄንም ከማህበራዊ ሚዲያ መራቅንም ሞከርኩት ማለት ነው ወይም አደረኩት ማለት ነው። ስለዚህ ይህንን በማድረጌ ምክንያት ሚዛን መጠበቅ አለብኝ። ነገሮችን በአንድ ጉዳይ ላይ ብቻ ላይ ሆኖ ስራ መስራት ትንሽ ከባድ ነው። ስለዚህ ለእያንዳንዱ ነገር ተመጣጣኝ የሆነ ጊዜ መስጠት ያስፈልጋል ስለዚህ ማህበራዊ ሚዲያን ስንጠቀም ሙዙ ሙሉ ጊዜያችንን ማህበራዊ ሚዲያ ላይ ማጥፋት ሳይሆን ለተለያዩ ጉዳዮችም ጊዜ መስጠት ያስፈልጋል። ለምሳሌ ለቤተሰብ ጊዜ መስጠት ያስፈልጋል። ለምንሰራቸው ስራዎች ሁሉ ጊዜ መስጠት ያስፈልጋል። ስለዚህ ማህበራዊ ሚዲያ መሳሪያ መሆን አለበት እንጂ ሙሉ ጊዜያችንን መውሰድ የለበትም። ስለዚህ ማህበራዊ ሚዲያን ተጠቅመን የተለያዩ ነገሮችን ልናከናውን ይገባል እንጂ ሙሉ ጊዜያችንን በማህበራዊ ሚዲያ አማካኝነት መውሰድ የለብንም ማለት ነው። ስለዚህ ማህበራዊ ሚዲያ ህይወት አይደለም ማለት ነው።

ስልኬን በጣም እጠቀማለሁ። ስልኬን በጣም የምጠቀምበት ምክንያት ዘመኑ የቴክኖሎጂ መሆኑ ይታወቃል። ስለዚህ ስልካችንን መጠቀም የማንችል ከሆነ ከዘመኑ ጋር መራመድ ባለመቻላችን ምክንያት ስልኬን እኔ በጣም ነው የምጠቀመው ሁሌም በስልኬ የተለያዩ ነገሮችን እፈትሻለሁ ለምሳሌ የተለያዩ መተግበሪያዎችን በመጠቀም አለማችን ምን አይነት ሁኔታ ላይ እንዳለች፣ ምን ዛሬ አዲስ ነገር እንደተፈጠረ እና፣ የመሳሰሉ ነገሮችን እፈትሻለሁ በማለዳ ምን ምን እንደተፈጠሩ ከእንቅልፌን ገና እንደነቃሁ እመለከታለሁ ምክንያቱም እኔ በተኛሁበት ወቅት በአለማችን ላይ የተለያዩ ነገሮች ተፈጥሮ ሊሆን ይችላል። ስለዚህ እነዚህን ነገሮች ለማጣራት ወይም ምን አዲስ ነገር እንደተፈጠረ ለማወቅ ወይም ምን ምን ነገሮች እንደተፈጠሩ ለማወቅ ገና ከእንቅልፌ እንደነቃሁ እያንዳንዱን ነገር ስልኬን በመፈተሽ አጣራለሁ ወይም ደግሞ እመለከታለሁ። በተለይ በተለይ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ብዙ የማህበራዊ ሚዲያ መተግበሪያዎች አሉ። እነዚህን መተግበሪያዎች በመክፈት እያንዳንዱን ነገር ለማየት እሞክራለሁ። ማለት ነው ሌላው እነዚህን ማህበራዊ ሚዲያ ሚዲያዎችን በመክፈት ወዳጆቼ ምን እንዳሉ ወይም ምን እያደረጉ እንደሆነ አያለሁ ማለት ነው። ወይም እያየሁ ነው። ስለዚህ ወዳጆቼ ምን ጽፈዋል ምን አይነት ቪዲዮዎችን ለቀዋል ወይም ደግሞ ምን አዲስ ነገር አለ? የሚለውን ነገር ለማወቅ የተለያዩ የማህበራዊ ሚዲያዎችን ወይም እፈትሻለሁ ማለት ነው። ሌላው ደግሞ በእነዚህ ማህበራዊ ሚዲያዎች አማካኝነት እኔም የማህበራዊ ሚዲያዎች የተለያዩ የማህበራዊ ሚዲያዎችን ስለምትጠቀም በነዛ ማህበራዊ ሚዲያዎች አማካኝነት ጓደኞቼም ወይም ወዳጆቼ የሚልኩልኝ መልእክቶች ካሉ እነሱ መልእክቶች በማንበብ ወይም በማየት ምላሽ እልካለሁ ወይም ደግሞ መልእክቶችን እመልሳለሁ ማለት ነው። እንደዚህ እነዚህ ያንን ነገሮችን በማድረግ ሰዓታት ያልፋሉ ምክንያቱም አሁን ላይ የማህበራዊ ሚዲያዎች ብዙ ጊዜያችንን የምናጠፋባቸው ናቸው። ስለዚህ የተለያዩ ጉዳዮችን በማህበራዊ ሚዲያዎች በመፈጸም ብዙ ሰዓታትን እንወስዳለን ማለት ነው። በነገራችን ላይ ማህበራዊ ሚዲያዎች ላይ ብዙ ሰአቶችን ማጥፋት ጤናማ ነው ብዬ አላምንም እንደኔ ማለት ነው ስለዚህ ጤናማ ለመሆን ማህበራዊ ሚዲያዎችን በአግባቡ ነው መጠቀም ያለብን ማለት ነው። ሌሎች ነገሮችንም ማድረግ ግድ ይለናል ምክንያቱም ማህበራዊ ሚዲያዎች ላይ የምናጠፋው ጊዜ ብዙ ህይወታችንን ስለሚጎዳብን ወይም ጤናማ እንዳንሆን ሊያደርገን ስለሚችል ከማህበራዊ ሚዲያዎች ሌላ ሌሎች ጉዳዮች ላይ ጊዜያችንን ማጥፋት ይጠበቅብናል ስለዚህ ከማህበራዊ ሚዲያዎች ውጪ ሌሎች ጉዳዮችንም ማየት ይጠበቅብናል ማለት ነው። ስለዚህ ሌሎች ነገሮችንም ማድረግ አለብኝ ማለት ነው እንደ ለምሳሌ እንደ ማንበብ አይነት ጉዳዮችን መፈጸም ይኖርብኛል። የአካል ብቃት እንቅስቃሴ እንደማድረግ አይነት ጉዳዮችን መፈጸም ይጠበቅብኛል። ማለት ነው ስለዚህ ለምሳሌ ከማህበራዊ ሚዲያዎች ውጪ የማደርጋቸው ተግባሮች አሉ ማንበብ፣ የአካል ብቃት እንቅስቃሴ ማድረግ፣ ሌላው ሌላው ነገር ግን የግድ ነው ስልክ ያስፈልገኛል። ስልክ ከሌለ በነገራችን ላይ በጣም ከባድ ነው የሚሆነው። ምክንያቱም በዚህ ዘመን አለማችን ላይ ያሉ እያንዳንዱም ነገር በስልካችን ውስጥ ይዘን ነው የምንዞረው። አንድ ሰው ዘመናዊ ስልክ ካለው ዘመናዊ ስልኩን በመጠቀም ከኢንተርኔት ጋር በማገናኘት ከበየነ መረቦች ጋር በማገናኘት ብዙ ጉዳዮችን መፈጸም ይችላል። ስለዚህ ስልክ የግድ ያስፈልገናል ማለት ነው። ሌላው አስተያየቶችን ማንበብ እወዳለሁ በነገራችን ላይ በስልካችን ብዙ አስተያየቶች ይላኩልናል የተለያዩ መተግበሪያዎችን በመጠቀም እነዚህን የሚላኩልንን አስተያየቶች በአግባቡ መጠቀም ያስፈልጋል። ስለዚህ የሚላኩልኝን አስተያየቶች ማንበብ እወዳለሁ ማለት ነው። ሌላው ደግሞ ስልኬን በመጠቀም የተለያዩ ቪዲዮዎችን እመለከታለሁ። ትምህርታዊ ቪዲዮዎች ሊሆኑ ይችላሉ አዝናኝ ቪዲዮዎች ሊሆኑ ይችላሉ ስለዚህ የተለያዩ አይነት ቪዲዮዎችን ስልኬን በመጠቀም ልከታተል እችላለሁ። ወይም ደግሞ እመለከታለሁ ማለት ነው። ሌላው የስክሪን ጊዜን መቀነስ አለብኝ ብዙ ጊዜ ስልኬ ላይ ስለሆነ ጊዜን ማጥፋው የስልኬ ስክሪን ላይ ስለሆነ ጊዜን ማጥፋው ህይወቴን የተስተካከለ ለማድረግ ጤናማ ለማድረግ ስክሪን ላይ የማጠፋውን ጊዜ መቀነስ እንዳለብኝ አምናለሁ ማለት ነው። ሌላው ተጠቃሚ ብዙ ጊዜ ስክሪን ላይ ጊዜያችንን የምናጠፋ ከሆነ ተጠቃሚ መሆን አይቻልም ምክንያቱም ብዙ የምንሰራባቸውን ስራዎች የምንሰራቸውን ስራዎች ጊዜያቸውን ስለሚገልብን ብዙ ጊዜ ስክሪን ላይ ጊዜ ማጥፋት ስልክ ላይ ጊዜ ማጥፋት ውጤታማ እንዳንሆን ሊያደርገን ይችላል። ማለት ነው ያ ማለት ስልክ መጠቀም የለብንም ማለት ሳይሆን እያንዳንዱን ነገር ሚዛናዊ ማድረግ አለብን ማለት ነው። ስለዚህ ሚዛን ማግኘት ያስፈልጋል ስልክ የምንጠቀምበት የተወሰነ ሰዓት መሆን አለበት። ሌሎች ጉዳዮችን የምንፈጽምበት እንደዚሁ ሌሎች ሰአቶች ሊኖሩን ይገባል ማለት ነው። ስለዚህ ሚዛናዊ ሆነን ነው ስልካችንን መጠቀም ያለብን እንጂ ብዙ ሰአታችንን ስክሪን ላይ ማጥፋት የለብንም። ወይም ስልካችን ላይ ማጥፋት የለብንም። ስልኮቻችን ጠቃሚ ናቸው ይሄ ምንም ጥያቄ የለውም ግልጽ ነው። ነገር ግን ቁጥጥር ያስፈልጋል በአግባቡ ነው ስልኮቻችንን መጠቀም ያለብን ማለት ነው።

የባህላዊ ዳንስ መማር ጀምሬያለሁ የባህላዊ ዳንስ ወይም የባህላዊ ጭፈራ መማር በጣም አስፈላጊ ነገር ነው። በተለይ ባህሎቻችንን ለማወቅ ካለን ጉጉት ጋር ተያይዞ የባህላዊ ዳንስ መማር የጀመርኩት ለዛ ነው። ከምማራቸው የባህላዊ ዳንሶች መካከል አንዱ ስያሜው እስክታ የሚባል ነው። ስለዚህ እስክታ እስክታ በጣም ውድ ነው። ውብ ነው በጣም ደስ የሚል እንቅስቃሴ አለው። ስለዚህ እስክታ በጣም ውብ ከመሆኑ ጋር ተያይዞ እስክታ እየተማርኩ ነው ማለት ነው ወይም መማር ጀምሬያለሁ ማለት ነው። እስክታ እግሮቻችንን እና ትክሻዎቻችንን በልዩ መንገድ የምንደንሰው የዳንስ አይነት ነው ወይም የምንጨፍረው የጭፈራ አይነት ነው። ስለዚህ እስክታን ለመማር የግድ እግሮቻችንን መጠቀም ግድ ይለናል እንዲሁም ትኩሾቻችንን መጠቀም ግድ ይለናል የሁለቱን መስተጋብር ወይም መዋቀር መዋሃድ የሚጠይቅ ነገር ነው ማለት ነው። ስለዚህ የሙዚቃ ምትን መከተል አለብን የግድ ነው። እስክታ በምንማርበት ጊዜ ትክሻችንን እግሮቻችንን ከሙዚቃው ስልተምት ጋር አዋህደን ወይም ተከትለን ነው የምናካሂደው ማለት ነው። ስለዚህ መምህሩ እንቅስቃሴዎችን ያሳየናል መጀመሪያ እኛም የመምህሩን እንቅስቃሴ በመከተል ቅድም እንዳልኩት እግራችንን ትከሻችንን እና እንዲሁም ደግሞ የሙዚቃውን ስልተምት በመከተል እስክታን እናደርጋለን ወይም እስክታን በእስክታ እንደንሳለን ወይም እንጨፍራለን ማለት ነው። ስለዚህ መምህሩ እንቅስቃሴዎችን ያሳየናል እኛም እሱ ያሳየንን በድጋሚ ለመድገም እንሞክራለን ወይም እንደግማለን ማለት ነው። በመጀመሪያ ከባድ ነበር በመጀመሪያ የጀመርኩት ጊዜ አካባቢ በቀላሉ የምለምደው አልመሰለኝም ነበር በጣም ከባድ ነበር። አሁን ግን በየጊዜው ከጊዜ ጊዜ እየተሻሻልኩና የተሻለ የጭፈራ ስልትን እየያዝኩ መጥቻለሁ ወይም እየተማርኩት እየለመድኩት እየመጣሁ ነው። ከሌሎች ተማሪዎች ጋራ እንለማመዳለን መምህሩ አስተምሮን ከሄደ በኋላ በደንብ ለማወቅ በደንብ እስክታን ለመልመድ ከሌሎች ተማሪዎች ጋራ እንለማመዳለን በተደጋጋሚ እየደገምን እየደገምን እስክታን ለማወቅ እንሞክራለን ማለት ነው። ሁላችንም አብረን ነው እንደምን አብረን ነው ያለነው ወይም አብረን ነው የምንለማመደው ማለት ነው ስለዚህ አብረን በጋራ በመሆን እስክታን ለማወቅ ከፍተኛ ጥረት እያደረግን ነው ማለት ነው። በባህላችን ባህላችንን መጠበቅ በጣም አስፈላጊ ነው። ብዙዎቻችን ሀገራችን ኢትዮጵያ ውስጥ እየኖርን የሀገራችንን እስክታ ምንም ያክል ሳናውቅ የምዕራባውያንን ወይም ደግሞ ራቅ ብሎ ያሉ የተለያዩ አለማትን ዳንሶችን እና ጭፈራዎችን ለመማር በጣም ከፍተኛ የሆነ ጥረት እያደረግን ነው። ስለዚህ ልክ የውጪውን አለም እንደምንናፍቅ ሁሉ የራሳችንንም ባህል በደንብ ማወቅ አለብን የራሳችንን ጭፈራ የራሳችንን እስክታ የራሳችንን ባህላዊ ዳንስ በደንብ ማወቅ ይጠይቀናል ማለት ነው። ስለዚህ ብህላችንን መጠበቅ አስፈላጊ መሆኑን ከዚህ መረዳት እንችላለን። ከዛ በላይ ደግሞ በበዓላት ላይ እናቀርባለን ይሄ የተማርነውን እስክታ የተማርነውን ባህላዊ ዳንስ የተለያዩ በዓላት ላይ እናቀርባለን ማለት ነው። ስለዚህ በዓላት ላይ ስክታዎችን ለማቅረብ አሁን ላይ እየተማርን ራሳችን በተደጋጋሚ ለማብቃት ጥረት እያደረግን ነው ማለት ነው። ዳንስ ደስታን እና ኩራ ደስታ እና ኩራት ነው። በነገራችን ላይ በተለይ በተለይ የሀገራችንን ባህል በምናስተዋውቅበት ጊዜ ወይም የሀገራችንን የተለያዩ የጭፈራ አይነቶች ለመማር ጥረት በምናደርግበት ጊዜ በጣም ኩራት ነው ምክንያቱም ዳንስ ደስታን ይሰጣል ኩራትን ይሰጣል የልብ መተማመናችንን የሚጨምር ነገር ነው። ስለዚህ እስክታን መማር በጣም አስፈላጊና ባህላችንን ለሰዎች የምናሳይበት የተለያዩ በዓላት ላይ የምናቀርበው ጉዳይ ስለሆነ እስክታ በጣም አስፈላጊ ነገር ነው ማለት ነው። ይህ የእኛ ማንነት ነው። በነገራችን ላይ እስክታና ጭፈራ የእኛ ማንነት እንደሆነ በግልጽ ማውራትና መነጋገር እንችላለን ማለት ነው።

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። ምክንያቱም ካለ እምነት መኖር ትንሽ በዚህ ዘመን ከባድ ነው የሚሆነው። ስለዚህ ለእምነት ያለኝ ቦታ በጣም ትልቅ ነው። እምነት ስላለኝ ነው በተስፋ የምኖረው። ለዛ ነው ለእምነት ያለኝ ቦታ ትልቅ የሆነው ማለት ነው። በእሁድ ቤተክርስቲያን እሄዳለሁ። በተለይ በተለይ ከሰኞ እስከ ቅዳሜ ያለውን ቀን በተለያዩ ስራዎች ላይ ተጠምጄ ነው። የምቆየው ነገር ግን ቢያንስ ቢያንስ ከሳምንት አንዷን ቀን እሁድን ለአምላኬ ቦታ መስጠት እንዳለብኝ አስባለሁ። ስለዚህ ለእምነቴ ቦታ የሚኖረኝ በሁሉም ቀን ቢሆንም ነገር ግን አምልኮት ቦታ ሄጄ ወይም ቤተክርስቲያን ሄጄ ከአምላኪ ጋር የምገናኘው በሳምንቱ መጨረሻ እሁድ ነው ማለት ነው። ስለዚህ ሁል ጊዜ እሁድ እሁድ ቤተክርስቲያን እሄዳለሁ ማለት ነው። ቤተክርስቲያን በመሄድ በዚህ ቀን ጸሎትና መዝሙር እወዳለሁ ወይም ጸሎት አደርጋለሁ። መዝሙር እዘምራለሁ ማለት ነው። የዘወትር ጸሎት አለ። በእሁድ የሚጸለይ ጸሎት አለ። ስለዚህ ለእሁድ የሚጸለየውን ጸሎት ሄጄ አደርጋለሁ። ከዛ ባሻገር ደግሞ መዝሙር እዘምራለሁ ማለት ነው። ስለዚህ ጸሎትና መዝሙር በጣም እወዳለሁ ማለት ነው። ሌላው ደግሞ የወንጌል ትምህርት ምክር ይሰጣል ወይም የወንጌል ትምህርት ያስተምራሉ አባቶች። ስለዚህ ወደ ቤተክርስቲያን በመሄድ ጸሎቴንና መዝሙር ከዘመርኩ በኋላ ወይም ጸሎቴንን ካደረኩ መዝሙር ከዘመርኩ በኋላ አባቶች የሚሰጡትን የወንጌል ትምህርት እማራለሁ ማለት ነው። ወይም የሚሰጠውን የወንጌል ትምህርት እከታተላለሁ ማለት ነው። ሌላው ከማህበረሰብ ጋራ መገናኘት ደስተኛ ያደርገኛል። ምክንያቱም በዚህ ቀን በእሁድ ሁሉም የእምነቱ ተከታይ በቤተክርስቲያን ይመጣሉ። ስለዚህ ከተለያዩ ሰዎች ጋር በቤተክርስቲያን እንገናኛለን። ያ ማለት ከእምነቱ ተከታይ ከሆኑ ከማህበረሰቦች ጋራ የመገናኘት እድል ይኖረኛል ማለት ነው። ስለዚህ ከማህበረሰብ ጋራ እዛ ስገናኝ በጣም ደስተኛ እንድሆን ያደርገኛል። ምክንያቱም የማውቃቸው ጓደኞቼን የማውቃቸው የእምነቱ ተከታዮችን የማግኘት እድል ስለሚፈጥርልኝ ከማህበረሰቡ ጋር በቤተክርስቲያን በምገናኝበት ጊዜ በጣም ደስተኛ ያደርገኛል ማለት ነው። ወይም ያስደስተኛል ማለት ነው። ሌላው ቅዳሴ ቅዳሴ አለ። ስለዚህ ቅዳሴ ይደረጋል። ስለዚህ በቅዳሴ ስርዓት ላይ እገኛለሁ። ወይም ሰላም እንዲሰማኝ ያደርገኛል ቅዳሴ፤ የቅዳሴ መኖር ሰላም እንዲሰማኝ ያደርገኛል ማለት ነው። ስለዚህ ሰላም እንዲሰማኝ ቅዳሴ እሁድ እሁድ ሁል ጊዜም አስቀድሳለሁ ማለት ነው። ሌላው በቤት ውስጥም እጸልያለሁ። ምክንያቱም ጸሎት በጣም አስፈላጊ ነገር ነው። ከፈጣሪ ጋር ከአምላካችን ጋር ከእግዚአብሔር ጋር የምንገናኝበት ስለሆነ ጸሎት ቤት ውስጥም አደርጋለሁ። ጸሎት መቼ ነው የማደርገው የሚለውን ሀሳብ ለማንሳት ብዙ ጊዜ ጸሎት የማደርገው ጠዋት ጠዋት እና ምሽት ምሽት ነው። ስለዚህ ሁልጊዜም ጠዋት ጠዋት እና ምሽት ምሽት በጸሎት እንዘክራለን ማለት ነው። ያ ማለት ከቤተሰቤ ጋር አንድ ላይ ሆነን በምሽት በምሽት እና በጧት በጧት ጸሎቶችን እናደርጋለን ማለት ነው። ሌላው ደግሞ በእምነቴ ጠንካራ ለመሆን ማወቅ ያለብኝን ነገር ማወቅ እንዲያስችለኝ የተለያዩ የእምነት መጽሐፍትን አነባለሁ። የተለያዩ የእምነት መጽሐፍትን በማንበብ በሃይማኖቴም በእምነቴም ጠንካራ እንድሆን እሆናለሁ ማለት ነው። ከዛ በተጨማሪ በእምነታችን ውስጥ በጾም የጾም ጊዜ አለ። ስለዚህ እኔም የጾም ህግን እከተላለሁ ማለት ነው። ወይም በጾም ጊዜ የሚመጡ ህጎችን እከተላለሁ ማለት ነው። ስለዚህ የጾም ህግን ማዛባት አልፈልግም። በትክክለኛው ጾሙ የሚያስፈልገውን ጾሙ የሚጠይቀውን ነገር ሁሉ ህጉን በመከተል እጾማለሁ ማለት ነው። ይህ መንፈሳዊ እድገት ይሰጠኛል። ምክንያቱም ጸሎት የማደርግ ከሆነ በሳምንት ቢያንስ ቢያንስ እሁድ እሁድ ቤተክርስቲያን የሚሄድ ከሆነ ከምእመናን ጋራ የምገናኝ ከሆነ ቅዳሴ ማስቀደስ ከሆነ አባቶች ወንጌል ሲያስተምሩ የምከታተል ከሆነ ይሄ ሁሉ ይሄ ሁሉ ነገር የኔን መንፈሳዊ እድገት የሚያፋጥን ወይም ከፍ የሚያደርግ ነው ማለት ነው። ይህ ለኔ መንፈሳዊ እድገት ይሰጠኛል ማለት ነው። ስለዚህ መንፈሳዊ እድገት ለማግኘት እነዚህን ተግባራት በሙሉ ማከናወን ያስፈልጋል ማለት ነው። ሌላው እምነት ተስፋ ይሰጣል። በነገራችን ላይ እምነት የሚኖረን ከሆነ ለአምላካችን ታዛዥ ነን። ከህሊናችን ውጪ አንወጣም። ከህሊናችን ውጪ የማንወጣ ከሆነ ደግሞ ይሄ እምነት ተስፋን ይሰጠናል ማለት ነው። ስለዚህ ተስፋ ለማግኘት አንድ ሰው በእምነቱ ጠንካራ መሆን ይጠበቅበታል ማለት ነው። ስለዚህ ለእምነቴ በህይወቴ ውስጥ ትልቅ ቦታ የምሰጥበት አንድ ትልቁ ምክንያት እምነት ተስፋ ስለሚሰጠኝ ነው ማለት ነው። ሌላው በእግዚአብሔር ላይ እተማመናለሁ። ምክንያቱም ሁሉንም ነገር የሚሰጠን እግዚአብሔር ነው። እኛ የእግዚአብሔር ፍጥረቶች ነን። ወይም የእግዚአብሔር የእጅ ስራዎች ነን። በዚህም ምክንያት በእግዚአብሔር ትልቅ እምነት አለኝ ማለት ነው። በእግዚአብሔር ላይ ትልቅ እምነት አለኝ። ስለዚህ ሁሉንም ነገሬን የሚጨንቀኝን ነገር ሁሉ አሳልፌ ለሱ እሰጠዋለሁ። እሱ ደግሞ ያለብኝን ችግር በእኔ ጸሎት እና በእኔ ልመና ምክንያት ያለብኝን ችግር ሁሉ ያስወግድልኛል ማለት ነው። ስለዚህ እኔ በእግዚአብሔር ላይ ትልቅ እምነት

ገንዘብ ለመቆጠብ እየሞከርኩ ነው ገንዘብ መቆጠብ በጣም ወሳኝ ነገር ነው። በዚህ ዘመን እንደሚታወቀው ገንዘብ በቆጠብ የማንችል ከሆነ በጣም ከባድ ነው የሚሆነው ምክንያቱም ብዙ ነገሮች ሊገጥሙን ስለሚችሉ ማለት ነው ስለዚህ በየወሩ አቅጣጫ አለኝ ምክንያቱም አቅጣጫዎችን ማነስ ቀምጥና በአቅጣጫዎቹ መሰረት የማንመራ ከሆነ ገንዘብ ለመቆጠብም ምቹ ስለማይሆን ማለት ነው ስለዚህ በየወሩ የገንዘብ አጠቃቀም አቅጣጫ አለኝ ይሄን አቅጣጫ በመጠቀም ገንዘብ ለመቆጠብ እየሞከርኩ ነው ማለት ነው። ትንሽ መጠን መተው አለብኝ ምክንያቱም በየወሩ ከማገኘው ሳንቲም ወይም ከማገኘው ደሞዝ ከማገኘው ገቢ ትንሽ ትንሽ እየተውኩ የማላስቀምጥ ከሆነ ወይም መቆጠብ የማልችል ከሆነ የተለያዩ አጋጣሚዎች ሲገጥሙኝ እነዛን አጋጣሚዎች ለመወጣት በጣም ሊቸገር ወይም ደግሞ ሊያስቸግረኝ ከአቅሜ በላይ ከቁጥጥሬ በላይ ሊሆኑ ይችላሉ፣ ስለዚህ ትንንሽ ትንንሽ ወጪዎችን በመቀነስ መቆጠብ ያለብኝን ሳንቲም ለመቆጠብ እየሞከርኩ ነው ማለት ነው። ከዛ በተጨማሪ አላስፈላጊ ወጪዎችን መቀነስ ጀምሬያለሁ ምክንያቱም አላስፈላጊ የሆኑ ወጪዎች አያስፈልጉም ማለት ነው። ወይም ደግሞ ግዴታ አይደሉም ማለት ነው ስለዚህ እነዚህ ግዴታ ያልሆኑ ወጪዎችን ወይም መቀነስ የግድ አስፈላጊ ነው አለበለዚያ መቆጠብ ስለማንችል ማለት ነው ከዛ ባሻገር የመየት የመየት ምግብ መብላት ቁጠባ ያበረታታል ምክንያቱም ውጭ የምንበላ ከሆነ ለትርፍ የተቋቋሙ ድርጅቶች ስለሆኑ ውጪ ምግብ ሚያቀርቡልን በትንሽ ምግብ በጣም ብዙ ብር ያስወጡናል ስለዚህ የምግብ ዝግጅታቸውም ያን ያክል ነው የሚሆነው የሚያስወጡን ወጪም ብዙ ከመሆኑ ጋር ተያይዞ ገንዘብ መቆጠብ እንዳንችል ያደርገናል ማለት ነው ስለዚህ ገንዘብ ለመቆጠብ እንዲያስችለኝ የቤት ምግብ መብላት ይረዳኛል ማለት ነው ስለዚህ ቤት ውስጥ ምግብ እያዘጋጀሁ ነው የምበላው ማለት ነው ከምግብ ቤቶች ላይ ለመብላት ውድ ነው ያው ቅድም ያልኩት ነው ምግብ ቤቶች ብዙ ብር ስለሚያስከፍሉን ወይም ደግሞ የምንበላቸው ምግቦች ውድ ስለሚሆኑ የግድ መቆጠብ ካለብን ለመቆጠብ ቤት ውስጥ ምግባችንን መብላት ይጠበቅብናል ማለት ነው። ስለዚህ ለዛ ነው እቤት ውስጥ ምግብ መብላት ለቁጠባ ይረዳኛል ያልኩት ማለት ነው። ሌላው ወደ ገበያ ስሄድ ዝርዝር ይዤ ነው የምሄደው። ምክንያቱም ዝርዝር ይዤ ካልሄድኩ ያስፈለገኝን ነገር ሳይሆን ያገኘሁትን ነገር ገዝቼ ስለምመጣ ገንዘብ ለመቆጠብ ምቹ አይደለም ስለዚህ ወደ ገበያ ስሄድ የግድ መግዛት የሚያስፈልጉኝን ነገሮች በዝርዝር ይዤ ነው የምሄደው አላስፈላጊ ወጪዎችንም እዚህ ጋር እተዋቸዋለሁ ማለት ነው። ሌላው ተጨማሪ ነገሮችን አልገዛም የሚያስፈልጉኝን ወርሃዊ መሰረታዊ የሚባሉ ወጪዎችን ብቻ ነው የማደርገው ወይም ምገዛው ማለት ነው። ስለዚህ የነዛን ዝርዝር ብቻ ይዤ ነው የሚሄደው ይሄ ለምን ያግዘኛል ተጨማሪ ነገሮችን እንዳልገዛ ዝርዝሩን አይቼ እንድገዛ ያግዘኛል ማለት ነው ሌላው ባንክ ውስጥ ማስቀመጥ ደህንነቱ የተጠበቀ ነው በብዙ ጊዜ የምንቆጥበው ነገር ሲኖር ዝም ብለን አጠገባችን የምናስቀምጠው ከሆነ በሆነ አጋጣሚ እያነሳን ልናጠፋው እንችላለን ስለዚህ የምናስቀምጠውን ገንዘብ ባንክ ውስጥ ካስቀመጥን ደህንነቱ የተጠበቀ ይሆናል እንደፈለግንም ስለማናገኘው እንደፈለግን ማጥፋትም አንችልም ማለት ነው፣ ስለዚህ እኔ ብዙ ጊዜ ገንዘቤን የምቆጥበው ባንክ ውስጥ ነው ማለት ነው ስለዚህ የቁጠባ ቁጥር አለኝ የቁጠባ ቁጥሬን በመጠቀም እያንዳንዱን ከየወሩ የማስቀምጣትን ትንሽ ብር ወይም የምቆጥባትን ትንሽ ትንሽ ብር በዛ ባንክ አካውንት አማካኝነት ሄጄ አስቀምጣለሁ ማለት ነው በዚህም ምክንያት ባንኩ ውስጥ የማስቀምጠው ገንዘብ ደህንነቱ የተጠበቀ ነው ማለት ነው። ሌላው ለወደፊት እቅድ ማድረግ አለብኝ ወደፊት ምን አይነት ተግባራትን አከናውናለሁ ምን አይነት ነገሮች የግድ ያስፈልጉኛል የሚለውን በእቅድ ማስቀመጥ ግድ ይለኛል በዚህም ምክንያት ለወደፊት እቅድ አውጥቻለሁ አወጣለሁ ማለት ነው። ስለዚህ ለወደፊት እቅድ ማድረግ በጣም አስፈላጊና ሁላችንም ያለብን ጉዳይ ነው ማለት ነው ለወደፊት እቅድም ማድረግ አለብኝ ማለት ነው። አንዳንድ ጊዜ ከባድ ነው በነገራችን ላይ ለወደፊት ይሄን ያክል እቆጥባለሁ ብዬ አስቀምጬ ነገር ግን የተለያዩ ጉዳዮች ይገጥሙኝና ባሰብኩት እቅድ መሰረት ላልቆጥብ እችላለሁ ስለዚህ ለወደፊት እቅድ ማውጣት ብቻ ለመቆጠብ ይበቃል ብዬ አላስብም ምክንያቱም አንዳንድ አስገዳጅ ሁኔታዎች ሊፈጠሩ ስለሚችሉ አንዳንድ ጊዜ ያስቀመጥነውን እቅድ ማሳካት ሊያቅተን ይችላል፣ ስለዚህ አንዳንድ ጊዜ ከባድ ነው ማለት ነው ለወደፊት ብለን ያስቀመጥነው እቅድ የማይሳካባቸው አጋጣሚዎች ሊፈጠሩ ይችላሉ ማለት ነው ለእነዚህ ደግሞ ተጠቃሽ የሚሆኑት ለምሳሌ ህመም ቢኖር ለምሳሌ አንዳንድ ያልተጠበቁ ወጪዎች የትራንስፖርት ወጪዎች እና መሰል ጉዳዮች ቢኖሩ ይህንን ያቀድነውን እቅድ ለማሳካት በጣም ከባድ ነው ማለት ነው። ግን የግድ እነዚህን እቅዶች ማውጣት ከባድ ቢሆንም ማውጣቱ ግን በጣም አስፈላጊ ነው ምክንያቱም ቁጠባ ለነገ ተስፋ ስለሚሰጥ ማለት ነው። ስለዚህ ቁጠባም ባህል ማድረግ አለብን ካለን ሳይሆን ከሌለን ላይ ራሱ ማስቀመጥ አለብን ማለት ነው።

ዛሬ የቡድን ስብሰባ አለን በቡድን ሆነን የምንሰበሰበው የስብሰባ አይነት ነው ስለዚህ ይሄንን የቡድን ስብሰባ እናካሂዳለን ማለት ነው። ስለዚህ ሁሉም ሰራተኞች ይሰበሰባሉ የቡድን ስብሰባ ስንል በቡድኑ ውስጥ ያሉ አባላት በሙሉ ስብሰባ ውስጥ ይሰበሰባሉ ማለት ነው ስለዚህ ሁሉም ሰራተኞች ይሰበሰባሉ። የምንወያይበት ሀሳብ አዲስ ፕሮጀክት ማወያያ አለብን ማለት ነው። አዳዲስ ፕሮጀክቶች ይመጣሉ በስራችን ዙሪያ ስለዚህ በእነዚህ አዳዲስ ፕሮጀክቶች ዙሪያ ውይይት ይኖረናል ማለት ነው። ስለዚህ አዲስ ፕሮጀክት ማወያያ ሀሳብ አለን ማለት ነው። ሌላው አለቃው የስራ ክፍል የስራ ክፍፍል ያቀርባል። ለምሳሌ የተለያዩ ስራዎች ይመጣሉ የስራ የተለያዩ ስራዎች በመምጣታቸው ምክንያት በፕሮጀክቱ አማካኝነት የሚመጡ ስራዎች እንደመኖራቸው መጠን አለቃው ሁሉንም ስራ እንደ ሰው ሊያከናውን ስለማይችል የስራ ክፍፍል ያቀርባል ማለት ነው። ስለዚህ እንትና ይሄን ትሰራለህ እንትና ይሄን ትሰራለህ እንትና ይሄን ትሰራለህ ብሎ እያንዳንዱን ስራ ያከፋፍላል ማለት ነው። ስለዚህ እያንዳንዱ የተግባሩን ሚና ያውቃል ማለት ነው። ለምሳሌ እኔ የተሰጠኝ የተግባር ራሱን የቻለ ይሆናል። ጓደኛዬ ወይም የስራ ባልደረባ የተሰጠው ስራ ራሱን የቻለ ይሆናል እንዲሁም ሌላዋ ጓደኛዬ ደግሞ ሌላ ስራ ሊሰጣት ይችላል። ስለዚህ እያንዳንዳችን የተሰጠንን ወይም ደግሞ የስራ አለቃችን የሰጠንን የስራ ክፍፍል ባቀረበው መሰረት እያንዳንዱን ተግባር ሚና እናውቃለን ማለት ነው። ስለዚህ እኔ የተሰጠኝን የተግባሩን ሚና አውቃለሁ ጓደኞቼ ወይም የስራ ባልደረቦቼም የተሰጣቸውን የስራ ሚና ያውቃሉ ማለት ነው። ስለዚህ ሀሳባችንን ተለዋውጠን እናቀርባለን ማለት ነው። ስለዚህ እኔ የተሰጠኝን ከፕሮጀክቱ ማቅረብ የሚጠበቅብኝን ነገር በተሰጠኝ ሀሳብ መሰረት አቀርባለሁ እንዲሁም የስራ ባልደረቦቼ የተሰጣቸውን ስራ በተሰጣቸው መጠን የየራሳቸውን ያቀርባሉ ማለት ነው። ስለዚህ ሁላችንም ሀሳባችንን ተለዋውጠን እናቀርባለን ማለት ነው። ከዛ ባሻገር አንዳንዶች ጥያቄዎችን ይጠይቃሉ ምክንያቱም በፕሮጀክቱ ዙሪያ ሰዎች ላይገባቸው የሚችላቸው ብዙ ነገር አለ። ምክንያቱም አዲስ ነገር ነው። አዲስ እንደመሆኑ መጠን ስብሰባው ላይ የሚቀርብ ሀሳብ ነው ስብሰባው ላይ በሚቀርብበት ጊዜ የሁላችንም አቀባበል አንድ አይነት አይሆንም። የተለያየ ሰው የተለያየ አይነት አቀባበል ይኖረዋል ስለዚህ ሁሉም ሰራተኛ ይሰበሰብና በስብሰባው ዙሪያ ያለውን ነገር እኛ አቅርበን ከጨረስን በኋላ በክፍፍሉ መሰረት አቅርበን ከጨረስን በኋላ አንዳንዶች ጥያቄ ይጠይቃሉ ማለት ነው። ስለዚህ ጥያቄዎች ይጠየቃሉ። ሌሎች አማራጮችን ይሰጣሉ። የተለያዩ ጥያቄዎችን በመጠየቃቸው ምክንያት ሌሎች አማራጮችን በመጠቀም ለእነሱ ማስረዳት ያለ ባለብን መጠን እናስረዳለን ማለት ነው። ስለዚህ ሌሎች አማራጮችንም ይጠቀማሉ ጥያቄ ቀጥታ መጠየቅ ብቻ ሳይሆን በሌላ አማራጭም ማወቅ ያለባቸውን ነገር ለማወቅ ጥረት ሊያደርጉ ይችላሉ ማለት ነው። ስለዚህ የጊዜ ገደብ አጥብቀን መከተል አለብን። የሚሰጠንን ነገር በአግባቡ ማቅረብ ይጠበቅብናል እንዲሁም ደግሞ ባቀረብነው ነገር ዙሪያ ከሰዎች የሚመጣ ጥያቄ ሲኖር የጊዜ ገደብ ወይም ጊዜ ገደብ አጥብቀን መከተል እየተጠበቅብናል። ስለዚህ በጊዜ ገደቡ መሰረት የሚመጡ ጥያቄዎችንም እንዲሁም ደግሞ እኛ ማቅረብ ያለብንን ነገር ጊዜያችንን በመጠቀም እናቀርባለን ማለት ነው። ሌላው ትብብር አስፈላጊ ነው። በነገራችን ላይ እያንዳንዱ ጥያቄ ሲመጣ ለሰዎች መልስ መመለሳችን መተባበራችን ሰዎች እንዲያውቁ ማድረጋችን በጣም አስፈላጊ ነገር ነው። ምክንያቱም ለማደግ የግድ ትብብር ያስፈልጋል። ለመተባበር ደግሞ ቅንነት ያስፈልጋል። ስለዚህ ቅን ሆኖ ለሰዎች መተባበር ሰዎችን መተባበር እነሱ ደግሞ እኛ የእነሱን ትብብር በምንፈልግበት ጊዜ በቀላሉ እንዲተባበሩን የሚያደርግ ስለሆነ ትብብር በጣም አስፈላጊ ነው ማለት ነው። ከዛ ባሻገር እርስ በእርስ መደጋገፍ ደግሞ በጣም ወሳኝና አስፈላጊ ነገር ነው። አንዱ የተረዳውን አንዱ ያወቀውን ነገር ለአንዱ ማጋባት ማስረዳት እንዲያውቅ ማድረግ ይሄ ያው ከትብብር ትብብር አስፈላጊ ከአስፈላጊነቱ ላይ ተነስተን እርስ በእርስ መደጋገፉ በራሱ ደግሞ በጣም አስፈላጊና ለለውጥ በጣም ወሳኝ ነገር ነው ማለት ነው። ሌላው ስብሰባው በጣም ሰዓት የሚወስድ ነገር ነው። ስለዚህ ሰአታችንን ተጠቅመን ስብሰባውን እናካሂዳለን እኛ ማቅረብ ያለብንን እናቀርባለን። ከተሰብሰቢዎች መካከል ደግሞ መጠየቅ ያለባቸው ጥያቄ ካሉ ይጠይቃሉ። ስለዚህ ይሄ ሂደት በስብሰባው ወይም የስብሰባው ሂደት ሰዓት እንደሚወስድ ያሳያል ማለት ነው። ስለዚህ ስብሰባው ሰዓት ይወስዳል። ግን ግልጽነት ያገኛል። ብዙ ጊዜ በስብሰባ ሰዓት የሚደረጉ ማስረዳቶች። በዛው በተሰባሳቢዎቹ ወይም በቡድን አባላት መካከል ስለሚሆን የአንዱ ጥያቄ ለአንዱም ሊሆን ስለሚችል አንዱ የጠየቀውን ለማስረዳት በምንሞክርበት ጊዜ ያው ግልጽነት ያገኛል ማለት ነው። ሁሉም ሰው ያላወቀው ነገር ካለ እዛው በስብሰባው ላይ ያውቃል ማለት ነው። ከዚያ ወደ ስራ እንመለሳለን ከስብሰባው በኋላ ቀጥታ ወደ ስራ እንመለሳለን። ከዛ በስራ ላይ ተነሳሽነት ይሰማናል ምክንያቱም ያላወቅናቸውን ነገሮች በስልጠናው ስላወቅን ማለት ነው። ስለዚህ

አዲስ ነገር መማር ፈተና ነው። አዲስ ነገር መማር ፈተና ነው የሚባለው ያው ከስሙ እንደምንረዳው አዲስ ስንል የተለየ ከዚህ በፊት የማናውቀው ለማለት ነው። ስለዚህ አዲስን ነገር ለመላመድ ለመማር ለማወቅ በጣም አስቸጋሪና ፈተናን የሚሆነው ከጥቂት ወራት በፊት ጀምሬያለሁ አዳዲስ ነገሮችን ለመማር ከጥቂት ወራት በፊት ጀምሬያለሁ ይሄንን በመጀመሬ ምክንያት አዳዲስ ነገሮችን ለመላመድ ለመማር ጥረት እያደረኩ ነው ማለት ነው። በመጀመሪያ በጣም ከባድ ነበር። በተለይ አዲስ ነገሮችን ለመማር በጣም ከባድ እንደሚሆን ግልጽ ነው። ስለዚህ በመጀመሪያ ልክ አዲስ ነገሮችን መማር ስንጀምር ከነበርንበት ሁኔታ ውስጥ ወጥተን ስለሆነ ከለመድነው ነገር ወጣ ያለ ስለሆነ በጣም ከባድ ነበር። ስለዚህ ብዙ ስህተቶችን እንሰራ ነበር አዲስ ነገሮችን ስንማር ያው ብዙ ጊዜ ትምህርት ማለት ሂደት ነው በሂደት ውስጥ መሳሳቶች አሉ በመሳሳት ውስጥ ግን ትምህርት አለ። ስለዚህ በመጀመሪያ በጣም ከባድ ነበር። በዚህ ምክንያት ብዙ ስህተቶችን እንሰራ ነበር ግን ቀስ በቀስ እየተሻለ እየተሻሻልን መጣን ማለት ነው። ወይም ደግሞ ቀስ በቀስ እየተሻሻልኩ መጣሁ ማለት ነው። መጀመሪያ ከባድ ነበረ ከዛ ስህተቶችን እሰራ ነበረ ቀጥሎ ግን ቀስ በቀስ እየተሻሻልኩ እያስተካከልኩ መምጣት ጀመርኩ ማለት ነው። ስለዚህ በየቀኑ ትንሽ ትንሽ እለማመዳለሁ ምክንያቱም ራሴን ማሻሻል አለብኝ ለስራ ራሴን ማዘጋጀት አለብኝ በዚህም ምክንያት ትንሽ ትንሽ በየቀኑ እለማመዳለሁ መምህሬ ታግዘኛለች። የአዲስ ነገርን በምንማርበት ጊዜ የተለያዩ ችግሮች የተለያዩ መሰናክሎች ይገጥሙናል በዚህም ምክንያት መሰናክሎቻችንን እና ችግሮቻችንን ለማስወገድ ቀስ በቀስ ትምህርቱን እየወሰድን በደንብ እየተለማመድነው ስንመጣ እየተሻሻልኩ ነው የመጣሁት። ከዛ ቀጥሎ በየቀኑ ትንሽ ትንሽ እየተለማመድኩ ነው በዚህ ላይ ደግሞ መምህሬ እኔ እንዲሻሻል እኔ የተሻለ አቅም እንዲኖረኝ ታግዘኛለች ማለት ነው ስለዚህ መምህሬ ታግዘኛለች። ሌላው ደግሞ ኢንተርኔት ላይ እማራለሁ ምክንያቱም ብዙ ጊዜ አሁን በዚህ ዘመን እያንዳንዱ ትምህርት በኢንተርኔት ላይ የሚለቀቅ ከመሆኑ ጋር ተያይዞ የምማረውን ትምህርት አዲስ ቢሆንም መምህሬ በግንባር ከምታስተምረኝ እውቀት ውጪ በተጨማሪ የበለጠ ግልጽ እንዲሆንልኝ በመስመር ላይ ወይም በኢንተርኔት ላይም እማራለሁ ማለት ነው። ትምህርቱ የበለጠ ግልጽ እንዲሆንልኝ እንዲቀለኝ የተለያዩ መንገዶችን እጠቀማለሁ ከምትጠቀምባቸው መንገዶች አንዱ ኢንተርኔት ነው። ስለዚህ ኢንተርኔት ላይም የምማረውን ትምህርት የበለጠ ግልጽ እንዲሆን እማራለሁ ማለት ነው። አንዳንድ ጊዜ ተስፋ እቆርጣለሁ ምክንያቱም ትምህርቱ አዲስ ከመሆኑ ጋር ተያይዞ ከባድም ከመሆኑ ጋር ተያይዞ ብዙ ጊዜ ስህተቶችን በመስራቴ ምክንያት አንዳንድ ጊዜ ተስፋ እቆርጣለሁ። ግን እቀጥላለሁ ምክንያቱም በተስፋ መቁረጥ ውስጥ ጸጥ ብለን የምንቆይ ከሆነ ደካማ ነው የምንሆነው ምንም ተስፋ የማይኖረን ከሆነ ደካማ ነው የምንሆነው እና ከተስፋ መቁረጥ ውስጥ በቅጽበት እወጣና እንዲሁ ደግሞ ስራዬን እንደገና ድጋሚ እቀጥላለሁ ማለት ነው። ስለዚህ ትንሽ እድገት ሲኖር ደስ ይላል በነገራችን ላይ ትላንትና ከነበረኝ እውቀት ዛሬ ትንሽ ጨምሬ ስገኝ ዛሬ ካለኝ ደግሞ ነገ የተወሰነ ትንሽ ሲጨምር በደንብ እያወቅኩና እየቻልኩ ስለምመጣ አቅሜንም እያሳደግኩ ስለምመጣ ትንሽ እድገት እየኖረኝ ሲመጣ ወይም ትንሽ እድገት ሲኖረኝ ደስ እያለኝ ይመጣል እያወቅኩ ስመጣ በደንብ ደስ እያለኝ ይመጣል ማለት ነው። ሌላው በአዳዲስ ነገሮችን በምንማርበት ጊዜ በጣም ትግስት ያስፈልጋል የማንታገስ ከሆነ ተስፋ የመቁረጥ ራስን አጥፋ አጥፋ የማለት እና የመሳሰሉ ችግሮች ይመጣሉ። ስለዚህ እነዛን ጊዜዎች በትዕግስት ማለፍ ያስፈልጋል ስለዚህ አዳዲስ ነገሮችን በምንማርበት ወቅት ብዙ የሚፈታተኑን ነገሮች ስላሉ ትዕግስት የግድ በጣም አስፈላጊ ነገር ነው ማለት ነው። አሁን የተሻለ ሆኗል ምክንያቱም ብዙ እውቀቶችን እያወቅኩ ነው እየተለማመድኩ ነው እያስተማረችኝ ነው ከዛ በተጨማሪ ደግሞ ኢንተርኔት በመጠቀም የበለጠ ሀሳቡን እያዳበርኩ ነው በዚህም ምክንያት አሁን የተሻለ ሆኗል ማለት ነው። ስለዚህ አዲስ ችሎታ ለወደፊት ለወደፊት በጣም ነው የሚረዳው ምክንያቱም አዳዲስ ችሎታዎች የማይኖሩን ከሆነና በተለመደው ችሎታ ብቻ የምንቀጥል ከሆነ ከዘመኑ ጋር እኩል መሄድ አንችልም ማለት ነው። ስለዚህ አዳዲስ ችሎታዎችን እንደ አዲስ መማር ይጠበቅብናል ማለት ነው ይታወቃል አዳዲስ ነገሮችን መማር ትንሽ ከባድ ነው። ከነበርንበት ሲስተም ወይም ከነበርንበት የስራ ዘዴ ወጥተን ወደ ሌላ የስራ ዘዴ ስንገባ ትንሽ ከባድ ነው የሚሆነው። ስለዚህ እነዚህን ዘዴዎች በደንብ ለመማር እና በደንብ ለማወቅ አዳዲስ ችሎታዎችን መማር በጣም አስፈላጊ ነው ስለዚህ አዳዲስ ችሎታዎችን ለወደፊት መማር የበለጠ የወደፊታችንን የሚያስተካክል ስለሆነ ለወደፊት ይረዳናል ማለት ነው። ስለዚህ ወደፊታችንን የተስተካከለ ለማድረግ ከቴክኖሎጂው ጋር አብረን ለመሄድ የምንፈልግ ከሆነ የግድ አዳዲስ ነገሮችን መማር ልምድ ማድረግ አለብን ማለት ነው። ስለዚህ አዳዲስ ችሎታ ለወደፊት እንደሚረዳን ከዚህ ጋር መረዳት እንችላለን ማለት ነው። ስለዚህ

አዲስ ጫማ መግዛት አለብኝ። አሮጌው ጫማ ተበላሽቷል። ወደ ሱቅ ሄድኩ። ጫማ ለመግዛት ወደ ሱቅ ሄድኩ አዲስ ጫማ መግዛት ያለብኝ ያው እዚህ ጋር ለመግለጽ እንደሞከርኩት አሮጌው ጫማዬ ተበላሽቷል ስለዚህ አሮጌውን ጫማዬን መልበስ ስለማልችል የግድ አዲስ ጫማ መግዛት አለብኝ። ስለዚህ አዲስ ለጫማ ለመግዛት ወደ ሱቅ ሄድኩ። ወደ ሱቅ በምሄድበት ጊዜ ብዙ አማራጮች አሉ። እንደሚታወቀው ብዙ አይነት ጫማዎች አሉ። ከእነዚህም ጫማዎች መካከል ቀለሞችና የተለያዩ ቅጦች የተለያዩ ናቸው። ምክንያቱም በዚህ ዘመን የተለያዩ ቀለም ያላቸው ጫማዎች አሉ የተለያዩ ምቾት ያላቸው ጫማዎች አሉ ሶላቸው ትልቅ የሆኑ ጫማዎች አሉ ስለዚህ ብዙ አይነት ጫማዎች አሉ ማለት ነው። እያንዳንዱን ሞከርኩ ማለት ነው ወይም እያንዳንዱን እሞክራለሁ ስለዚህ ምቹ መሆን አለባቸው ምቹ የሆነውን ጫማ ስለሆነ መግዛት የምፈልገው ማለት ነው። ስለዚህ ምቹ የሆነውን ጫማ እመርጥና ለመግዛት እሞክራለሁ ማለት ነው። ስለዚህ እያንዳንዱን ሞከርኩት ማለት ነው። ምቹ መሆን አለባቸው ብያለሁ ስለዚህ ምቹ ከሆኑት መካከል አንዳንዶቹ በጣም ይጠቡኛል ምቹ አይደሉም ማለት ነው። አንዳንዶቹ ደግሞ ወይም ሌሎቹ ደግሞ በጣም ትላልቅ ናቸው ወይም ይሰፉኛል ማለት ነው። ስለዚህ ለረጅም ጊዜ መራመድ አልችልም ሰፊ ከሆነ ለረጅም ጊዜ አያራምደኝም እንዲሁም ደግሞ ጠባብ ከሆነ ለረጅም ጊዜ መራመድ አልችልም ማለት ነው። በዚህም ምክንያት ለኔም የሚሆን ጫማ የግድ እፈልጋለሁ ማለት ነው። ስለዚህ ቆዳ ጫማ ጥሩ ጥራት አለው አለው ግን ዋጋው በጣም ውድ ነው። ስለዚህ ስፖርት ጫማ ምቹ ናቸው ካየኋቸው ጫማዎች መካከል የስፖርት ጫማ ትንሽ ምቹ ነው በመጨረሻ አንዱን መረጥኩ። ጫማዎችንም አይቻለሁ የስፖርት ጫማዎችንም አይቻለሁ ሌሎችንም ሰፊም ጠባብም ጫማዎችንም አይቻለሁ ከእኔ ጋር የሚሆኑ ጫማዎችን ከመረጥኩ በኋላ በመጨረሻ አንዱን ጫማ መረጥኩ ማለት ነው። ስለዚህ ይሄ ጫማ ጥቁር እና ቀላል ሶል ያለው ወይም ቀላል ቂጥ ያለው ጫማ ነው። ስለዚህ ይሄ ጫማ በጣም ደስ ብሎኛል ለዛ ነው ይሄን ጫማ የመረጥኩት ማለት ነው።

የአፈጻጸም ግምገማ የዛሬ ነው። ብዙ አፈጻጸሞች ይኖሩኛል በስራዬ ዙሪያ ብዙ አፈጻጸም አለኝ። ስለዚህ ግምገማ የሚደረግልኝ ግን ዛሬ ነው። እኔ እንደ አፈጻጸሜ የሰራኋቸው ያልኳቸው ነገሮች አሉ ስለዚህ አፈጻጸም የሚገመገምበት ቀን ዛሬ ነው። ትንሽ ትጉ ትጉነት ይሰማኛል ምክንያቱም በስራዬ ትጋት ነበረኝ። ስለዚህ በስራዬ ተግቼ ብዙ ስራዎችን አከናውኛለሁ ያከናወንኳቸውን ስራዎች ላይ ስራዎች ግን ውጤታቸው የሚታወቀው በግምገማ ነው ማለት ነው። ስለዚህ የአፈጻጸም ግምገማዬ ዛሬ ነው። አለቃዬ ከእኔ ጋር ይቀመጣል። በግምገማዬ ወቅት አፈጻጸም ግምገማዬ በሚካሄድበት ወቅት አለቃዬ ከእኔ ጋር ይቀመጣል። ስለዚህ የማለፍ ሰባት ወራት ያለፉት ሰባት ወራትን እንገመግማለን ምክንያቱም ለሰባት ወራት ያክል የአፈጻጸም ግምገማ አልተደረገም ነበር ስለዚህ ባለፉት ሰባት ወራት ምን አይነት አፈጻጸም ነበረኝ የሚለውን ለማወቅ ግምገማ ይደረጋል ማለት ነው። ምን ጥሩ ሰርቻለሁ። የትኛውን ደግሞ ማሻሻል አለብኝ የሚለውን ለማወቅ የግድ ግምገማ ያስፈልጋል። ስለዚህ የአፈጻጸም ግምገማዬን ለማድረግ ያው ከአለቃዬ ጋር አብረን ተቀምጠን እየሰሯቸው ጥሩ ነገሮች በሙሉ በዝርዝር ይቀመጣሉ እንዲሁም ደግሞ ያከናወንኳቸው ነገር ግን መሻሻል ያለባቸው ጉዳዮች ደግሞ ለብቻቸው በዝርዝር ይቀመጣሉ ማለት ነው። ከዛም እነዚህ ነገሮች በግምገማው ወቅት ከተነሱ በኋላ አዎንታዊ አስተያየቶችን ተስፋ አደርጋለሁ። ምክንያቱም የሰራኋቸው ስራዎች ብዙዎቹ ጥሩ ስለሆኑ ቆንጆ ስለሆኑ ከሰዎች የምጠብቀው ብዙ አዎንታዊ አስተያየቶችን ነው። ምክንያቱም አፈጻጸሜን ራሴን በራሴ ገምግሜ ብዙ አዎንታዊ የሆኑ አስተያየቶችን ሊኖሩት እንደሚችሉ ስለገመገምኩ። የበለጠ ከሰዎች የምጠብቀው አዎንታዊ የሆኑ አስተያየቶችን ነው ማለት ነው። ስለዚህ አዎንታዊ አስተያየቶችን ከሰዎች ተስፋ አደርጋለሁ እጠብቃለሁ ማለት ነው። ግን ግን ደግሞ የሆኑ ነገሮች ሊኖሩ ይችላሉ። እኔ ባላየሁበት መንገድ ደግሞ የሚያዩ የተለያዩ ሰዎች ሊኖሩ ስለሚችሉ ከዚህ በተቃራኒውም ሊሆን ይችላል። ምንም ይሁን ምን ግን አመሰግናለሁ እና አቀርባለሁ ማለት ነው። የትኛውም አይነት ነገር ቢኖር ሰዎችን ከማመስገን ወደኋላ አልልም። እንዲሁም ደግሞ ያለኝን አፈጻጸም ለማሳየት ለሰዎች አቀርባለሁ ማለት ነው። ግቦች ለሚቀጥለው ጊዜ እንዘጋጃለን ብዙ ግቦች ይኖሩናል። ከአፈጻጸማችን ግምገማ በኋላ ለወደፊት የተለያዩ ግቦች ይኖራሉ ስለዚህ እነዚህን ግቦች ለሚቀጥለው ጊዜ እናዘጋጃለን ማለት ነው። ከዛ ባሻገር ከስራችን አንፃር የደሞዝ ጭማሪ ሊኖር ይችላል ምክንያቱም አፈጻጸማችን ጥሩ ነው። ጥሩ እየሰራን ነው ከስራ ባልደረቦቼ ጋር አንድ ላይ ሆነን በዚህ አማካኝነት የደሞዝ ጭማሪ ሊኖር ይችላል ብለን እናስባለን። ምክንያቱም አፈጻጸማችን ጥሩ ከሆነ ድርጅቱ ጥሩ አትርፏል ማለት ነው ድርጅቱ ጥሩ ካተረፈ ደግሞ ለእኛ ደሞዝ መጨመር ይጠበቅበታል ብለን እናስባለን ስለዚህ የደሞዝ ጭማሪ ሊኖር ይችላል ማለት ነው። ወይም ምናልባት አዲስ ሚናዎች ይኖራሉ አፈጻጸማችን ጥሩ ስለሆነ አቅማችን ታይቶ የተለያዩ አዳዲስ ስራዎች አዳዲስ ተጨማሪ ሚናዎች ሊሰጡን ይችላሉ ማለት ነው። ስለዚህ ምናልባት አዳዲስ ሚናዎች ሊኖሩ ይችላሉ ከደሞዝ ጭማሪ ጋር። ይህ የእድገት እድል ነው። በነገራችን ላይ ምክንያቱም አንድ ሰው ከሚሰራው ስራ ተግባር በተጨማሪ ሌሎች ሚናዎች የሚጨመሩለት ከሆነ ስራ ተጨመረበት ማለት ተጨማሪ ገቢ ይጨምርለታል እንደማለት ነው። ስለዚህ ይሄ የሚያሳየው የስራ እድገት እድልን ነው ማለት ነው። ስለዚህ ጥሩ እድል ይዞልን ነው የሚመጣው ስራ ተጨመረልን ማለት ጥሩ እድል ይዞልን ነው የሚመጣው ማለት ነው። ለዛ ነው የስራ እድል ነው ያልነው ማለት ነው። ከእነርሱ መማር እፈልጋለሁ። የተለያዩ ሰዎች የተለያዩ ስራዎችን ያከናውናሉ ስለዚህ የተለያየ አፈጻጸም ይኖራቸዋል የተሻለ አፈጻጸም ካላቸው ብዙ ጥሩ ነገሮችን መማር እፈልጋለሁ። ምክንያቱም በነገው ህይወቴ በስራዬ ዙሪያ ጠንካራ መሆን ስለምፈልግ ብዙ እውቀቶችን ከሰዎች መማር እፈልጋለሁ ማለት ነው። ስለዚህ ከእነርሱ መማር እፈልጋለሁ። ሌላው ግልጽ ግንኙነት በጣም አስፈላጊ ነው። ስለዚህ ልምድ መለዋወጥ ጥሩ አፈጻጸም ካላቸው መማር ከእነሱ የተለያዩ ሀሳቦችን መውሰድና ጥሩ ጥሩ ሀሳቦችን ወስዶ ለቀጣይ ስራ ራስን ማዘጋጀት ማብቃት በጣም አስፈላጊ እንደመሆኑ መጠን ከሰዎች ጋር ያለን ግልጽ ግንኙነት በጣም አስፈላጊ ነው ማለት ነው። ከዛ ባሻገር በስራዬ ለመሻሻል ቆርጬ ተነስቻለሁ ማለት ነው ምክንያቱም በስራችን ማንሻሻል ከሆነ ከባድ ስለሚሆን

ዛሬ ምሽት የፊልም ምሽት ነው። ወይም ዛሬ ምሽት ፊልም የማይበት ቀን ነው። ስለዚህ ዛሬ ምሽት ፊልም አያለው ማለት ነው። ፊልም በማይበት ጊዜ ጓደኞቼ ይመጣሉ። ምክንያቱም እኔ ፊልም ብቻዬን ማየት በጣም ነው የሚያስጠለኝ። ስለዚህ ከጓደኞቼ ጋር ፊልም እናያለን ማለት ነው። ስለዚህ ከጓደኞቼ ጓደኞቼ ይመጣሉ። እንዲሁም አዲስ ፊልም መምረጥ አለብን። የተለያዩ ፊልሞች ይኖራሉ ከሀገር ውስጥም ከውጭም የሚሆኑ። ስለዚህ ለዛሬ ማየት የምንፈልጋቸውን ፊልሞች መምረጥ ግድ ይለናል ማለት ነው። ስለዚህ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ ድራማዊ የሆነ ይዘት ያላቸውን ፊልሞችን ልንመርጥ እንችላለን ብዙ ጊዜ አስቂኝ ፊልሞችን እናያለን። ወይም ደግሞ የድራማዊ ይዘት ያላቸውን ፊልሞችን እናያለን ማለት ነው። ፓብኮርን ማዘጋጀት ጀምሬያለሁ ምክንያቱም ፊልም በምናይበት ጊዜ ፓብኮርን እየበላን ስለሆነ የምናየው ፓብኮርን ማዘጋጀት ጀምሬያለሁ። ፓብኮርን ብቻ ሳይሆን መጠጦችንም አዘጋጃለሁ። የተለያዩ መጠጦች የሚፈልጉ የተለያዩ ጓደኞች አሉኝ እኔም የራሴን መጠጥ ምርጫ አውቃለሁ። ስለዚህ የተለያዩ መጠጦችን አዘጋጃለሁ። ሁሉም በሶፋው ላይ እንቀመጣለን ሁላችንም ሶፋው ላይ ተቀምጠን ነው ፊልሙን የምናየው ስለዚህ። ሁላችንም ሶፋው ላይ እንቀመጣለን መብራቱን እናጠፋለን። መብራት በርቶ ፊልም ማየት ያን ያክል የሚያስደስተን አይደለንም ስለዚህ። መብራት እናጠፋለን። መብራቱን ካጠፋን በኋላ በትልቅ ስክሪን እንመለከታለን ፊልሙን። በትልቅ ስክሪን እንከፍትና ሁላችንም ሶፋ ላይ ሆነን ፓብኮርን እየበላን ፊልሙን እንመለከታለን ማለት ነው። አንዳንድ ጊዜ የሚያስቀን ነገር ይፈጠራል። አንዳንድ ጊዜ ደግሞ አስደሳች ክፍሎች ላይ እንወያያለን። ብዙ ጊዜ የምናያቸው ፊልሞች ወይ ድራማ ወይ ደግሞ አስቂኝ ስለሚሆኑ ብዙ ጊዜ የሚያስቁን ነገሮች ይፈጠራሉ ስለዚህ በየትእይንቶቹ መካከል እንስቃለን ማለት ነው። ከዛ ባሻገር አስደሳች ክፍሎች ላይ እንወያያለን ወይም ደግሞ ሀሳቦችን እንቀያየራለን ማለት ነው። ፊልሙ ካለቀ በኋላ እንነጋገራለን ምን አዳዲስ ነገሮች ከፊልሙ ላይ አገኘን። ስለዚህ ፊልሙ ምን ቁም ነገር አስተላለፈ የትኞቹ የተለያዩ ክፍሎች አስቂኝ ነበሩ የበለጠ የምናስታውሳቸው የትኞቹ ክፍሎች ናቸው የሚለውን እንነጋገራለን። ማለት ነው እንደወደድን እንነጋገራለን ከፊልሙ ላይ ምን እንዳስደሰትን ምን እንደወደድን ምን የተለየ ነገር እንዳየን እንነጋገራለን እናወራለን ማለት ነው። ሌላው የፊልም የፊልም ምሽት የመዝናኛ ጊዜ ነው። ስለዚህ በደንብ እንዝናናበታለን በፊልሙ ምሽት በደንብ እንዝናናበታለን ማለት ነው። ወይም የመዝናኛ ጊዜያችንን በደንብ እንጠቀማለን ማለት ነው። ለዛ ነው የፊልም ምሽት መዝናኛ ጊዜ ነው የምንለው ማለት ነው። ሌላው ከጓደኞቻችን ጋር ጊዜ ማሳለፍ በጣም ደስ የሚል ከሁሉም ነገር የሚበልጠው ጉዳይ ነው ማለት ነው። ስለዚህ ይሄን የፊልም ምሽት ምክንያት በማድረግ ከጓደኞቻችን ጋር ብዙ ጥሩ የማይረሱ ጊዜዎችን እናሳልፋለን ማለት ነው። ስለዚህ የፊልም ምሽት በዚህ መልኩ ራሳችንን እናዝናናለን ማለት ነው።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ምክንያቱም ጓደኛ ስንል አብሮን የሚገባ የሚወጣ በእያንዳንዱ ቦታ ሁሉ ከእኛ ጋር የሚገኝ ማለት ነው። ስለዚህ ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው የሚለው በኔ ውጣ ውረዶች ውስጥ በኔ ደስታ በኔ ሀዘን ውስጥ ሁል ጊዜም እነሱ አብረውኝ ስለሚኖሩ ነው ማለት ነው። አንዳንዶቹ ጓደኞቼ ከልጅነቴ ጀምሮ ጓደኞቼ የነበሩኝ ናቸው። ስለዚህ ከልጅነት ጀምሮ ጓደኛ የነበሩኝ አሉ አሁን በስራ ሁኔታ ውስጥ ያገኘኋቸው አዳዲስ ጓደኞች አሉ። ስለዚህ ለኔ ጓደኞቼ በጣም አስፈላጊ ናቸው። ሌላው እርስ በእርሳችን እንረዳዳለን ብዙ ምክንያቶች አሉ። እንድንረዳዳ የሚያደርጉ ምክንያቱም አለም ውስጥ ስንኖር በጣም ብዙ አይነት ችግሮች ይገጥሙናል እነዚህን ችግሮች ለማለፍ የግድ አጠገባችን ሰው ያስፈልገናል በዚህ አጋጣሚ አጠገባችን የሚኖሩ የቅርብ ጓደኞቻችን ናቸው ማለት ነው። ስለዚህ እነዚህ ጓደኞቻችን ከእነዚህ ጋራ እርስ በእርሳችን እንረዳዳለን ማለት ነው። ሌላው በችግር ጊዜ እንቀራረባለን ወይም እንተጋገዛለን። ስለዚህ አንድ ጓደኛዬ የሆነ ችግር ሲገጥመው የእሱን ችግር ልክ እንደራሴ ችግር አድርጌ ወስጄ መፍታት ይጠበቅብኛል ማለት ነው። ስለዚህ በችግር ጊዜ አብረን ነው የምንረዳዳው እኔም ችግር ሲደርስብኝ የእሱን እርዳታ እፈልጋለሁ እሱም ችግር ሲደርስበት የኔን እኔን ደግሞ ይፈልጋል ወይም ደግሞ የኔን እርዳታ ይጠይቃል ማለት ነው። በዛ ጊዜ ብቻ ሳይሆን በችግር ጊዜ ብቻ ሳይሆን በደስታ ጊዜ አብረን እንስቃለን እንጫወታለን ደስታችንን እንካፈላለን ማለት ነው። ይሄ ብቻ ሳይሆን ሚስጥሮቻችንን ሁሉ እንለዋወጣለን። ለኔ ሚስጥር የሆነ ለጓደኛዬ እነግረዋለሁ የእሱ ሚስጥር ደግሞ ለኔ ይነግረኛል ማለት ነው። ስለዚህ ውስጣችንን ሁሉ እንተዋወቃለን ማለት ነው። ሌላው በየቅዳሜው አብረን እንሰበሰባለን ብዙ ጓደኞቻችን ከተለያዩ ቦታዎች ይመጡና በተለይ በየቅዳሜው አብረን ተሰብስበን የተለያዩ ሀሳቦችን እንቀያየራለን ማለት ነው። አብረን ተሰብስበን ቡናን እንጠጣለን ታሪኮችን እንነጋገራለን ገጠመኞቻችንን እናወራለን። እና የተለያዩ ጥሩ ጊዜዎችን እናሳልፋለን ማለት ነው። አንዳንድ ጊዜ እንጨቃጨቃለን ምክንያቱም ሀሳቦቻችንን ሁላችንም መቀበል አንችልም አንድ ጓደኛዬ የሚያስተላልፈው ወይም የሚያራምደው ሀሳብ እኔ እማልደግፈው ከሆነ እንከራከራለን እንጨቃጨቃለን ማለት ነው። የጠብ ጭቅጭቅ ሳይሆን ያው በሀሳብ አለመግባባትና አንዱ አሸንፎ በሀሳብ ማስረዳትና ማሳወቅ እስከሚችል ድረስ አንዳንድ ጊዜ እንጨቃጨቃለን ማለት ነው። ግን

በዓል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን። ጽጌሬዳና እንጀራ እናዘጋጃለን። ቤቱን እናጸዳለን። አበባዎችንም እናስቀምጣለን ጎረቤቶችን እርስ በእርሳችን እንጎበኛኛለን ወይም ይጎበኙናል። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። የሀገረኛ ዘፈኖችን እንዘፍናለን። የቤተክርስቲያን ደውል ይሰማል ሁሉም ሰው በረከት ይለዋወጣል ወይ ስጦታ ይለዋወጣል። ይህ የባህል ጊዜ ነው። በዓላት ህይወትን ይሞላሉ። በነገራችን ላይ ስለዚህ በዓል ሲመጣ ሁሉም ደስተኛ ይሆናል። ነጭ እንለብሳለን ጥሩ ስሜት ይሰማናል። ስለዚህ ሁሉም ፊት ላይ ደስታን ነው የሚነበበው። ስለዚህ በዓል ሲመጣ ሁላችንም እንሰበሰባለን ማለት ነው።